ሰዎችን በአይን ትመለከታለህ? አዎ አብዛኛውን ጊዜ ሰዎችን በአይኔ እመለከታቸዋለሁ ማለት ከእኔ በቅርብ እይታ ያሉ ሰዎችን እኔ ጋር የሚቀርቡ ሰዎችን እነሱነን ለመመልከት እኔ ሙከራ አደርጋለሁ ማለት ነው። እመለከታቸዋለሁ እነሱንም በተቻለ መጠን ለኔ ባይኔ እይታ ከእነሱ ጋር እኔ ክትትል አደርጋለሁ ማለት ነው። በቃ እንደዚህ እሬ ቅርበት ስላለን ከእነሱ ጋር እየተቀራረብን በሄድነው ቁጥር እኔ እነሱንም ምን እያደረኩኝ እሄዳለሁ ማለት ነው። እየተከታተልኩኝ ባይኔ እየተመለከትኳቸው እሄዳለሁ ማለት ነው። ማለት በአይን ምልከታ ውስጥ እነሱ ወደ እኔ እንዲቀርቡ አደርጋቸዋለሁ ማለት ነው። እነሱንም እየቀረብኩኝ እሄዳለሁ ማለት ነው። ስለዚህ ይሄንን እያደረኩኝ ነው እኔ እየሄድኩ ያለው ማለት ነው። ይሄንን እያደረኩት ስሄድ ደግሞ ሰዎችን እኔ ባይኔ ትመለከታቸዋለህ ማለት አብዛኛውን ጊዜ? አይናችን የተሰጠን ለማየት እስከሆነ ድረስ ወይም አይናችን ለእኛ እየተፈጠረልን ሰዎችን ማየት እስከመቻል ድረስ እስከሆነ ድረስ እኛ ሰዎችን እመለከታለሁ ማለት ነው። እነሱን ነን እየተመለከትኩኝ በተቻለኝ መጠን ወደ ምልከታ እያስገባኋቸው እሄዳለሁ ማለት ነው። እነሱን ነን እኔ እመለከታለሁ ሙከራ አደርጋለሁ ማለት ነው። ስለዚህ ይሄንን እያደረኩኝ በምሄድበት ጊዜ ሰዎቹ ለኔ ምን አይነት አመለካከት እንዳላቸው እኔም ለእነሱ ምን አይነት አመለካከት እንዳለኝ እያወቅንና እያረጋገጥነ ሁሉንም ነገር እያስተካከልነ እንሄዳለን ማለት ነው። ይህንን እያደረግነ ስንሄድ ለእኛ ጥሩ የሆነ እይታና የተሻለ ነገር እየፈጠረልንና እየገጠመን እንሄዳለን ማለት ነው። ይህ በመሆኑ ለእኛ ጥሩ እድልና አሪፍ ነገር እያገኘንበት የተሻለ ነገር እየገጠመን ይሄዳል ማለት ነው። እና በአጋጣሚ ሁሉም ነገር ሁሉም ሰው ለምልከታ ስለሆነ አይናችን እንጠቀምበታለን ማለት ነው። እየተመለከትናቸው ስንሄድ ሰዎች ከእኛ ጋር ያላቸውን በቅርብ ሆነን እያወራን በአግባቡ እነሱ ጋር ያለንን ግንኙነት እያጠናከርነ መረጃ እየተቀያየርነ እየተለዋወጥነ እንሄዳለን ማለት ነው። ሰዎችን በአይናችን የማየት ልምድ አለን ማለት ነው። ሁላችንም አይናችን ለዚህ ለዚህ ይጠቅመናል ማለት ነው። እንዲሁም ለአይናችን ጥንቃቄ መስጠት መቻል አለብን ማለት ነው። ማለት አይን በጣም ቀላል ነገር ሊጎዳው ስለሚችል ስለዚህ ለአይናችን የሆነ ጥሩ ምልከታ እና የተሻለ ነገር ለማግኘት አይናችን ከብዙ ነገር መቆጠብ እና መከታተል መቻል አለብን ማለት ነው። ይህንን እያደረግነ ስንሄድ እኛ የምናገኘው ጥቅም የተሻለ እየሆነና አሪፍ ነገር እያገኘን እየተቀየረ ይሄዳል ማለት ነው። በዚህ መልኩ ራሳችን መቀየር እንዳለብን አምናለሁ ማለት ነው። ለሰዎች ያለን መልከታ እየተሻሻለና እየተቀየረ ትልቅ ለውጥ እያመጣልን እንነዳለን እኔ ሰዎችን በአይኔ እመለከታለሁ ማለት ነው። እነሱ የምመለከታቸውም በቅርበት ያሉትንና እንዲሁም ከሰዎችም አልፎ ነገሮችን ለማየት ባይኔ እመለከታለሁ ትኩረት አደርጋለሁ ማለት ነው። ትኩረት አድርጌ እነሱን ወደ እኔ አቅርቤ የተሻለ ነገር እንዳገኝና እንዲሰጡኝ እመለከታለሁ ማለት ነው። ይሄንን እያደረኩኝ ደግሞ ለኔ ትልቅ ነገር እየሰጠኝና እየፈጠረልኝ እሄዳለሁ ማለት ነው። በዚህም መልኩ ቢሆን ደስ የሚል ነገር እና እኛ የተሻለ ጥቅም እያገኘንበት እንሄዳለን ማለት ነው። ይህ በመሆኑ ደግሞ እኛ የተሻለ ጥቅም እና አሪፍ ነገር እያገኘንበት ራሳችንን እየቀየርን እና እያስተካከልንነ ወደተሻለ ነገር እና ጥሩ ነገር እየገጠመን መሄድ እንችላለን ማለት ነው። በዚህ መልኩ መሆኑ ለእኛ አሪፍ ነገር ነው። የተሻለ ነገር ትልቅ ነገር እያገኘንበት እና ራሳችንን እየቀየርነ ወደ ተሸሻለ መልኩ እየመጣን እንዳለን ማለት ነው። ይህንን ማድረጋችን ለእኛ የተለየ ጥቅም ይሰጠናል ማለት ነው። ራሳችን በዚህ መልኩ መቀየርና ማሸሻል መቻል አለብን ማለት ነው። ይህ ደስ የሚል ባህሪና ራሳችን መቀየር የምንችልበትና የምናሸሽልበት ለእኛ ልዩ ትኩረትና ጥቅም የሚሰጠን አሪፍ ነገር ነው ማለት ነው። ይህንን እያደረግን መሄዳችን ለእኛ ትኩረት እየሰጠንና አሪፍ ነገር እያገኘን ራሳችን በዚህ መልኩ እየቀየርነ እያስተካከልነ እንሄዳለን ማለት ነው። ሁሉንም ነገር ማየት የምንችለው በአይናችን ነው ስለዚህ አይናችን በጥንቃቄ መያዝ መቻል አለብን ማለት ነው። በጥሩ እንክብካቤ አይናችን ልንይዘው ይገባል ማለት ነው። ስለዚህ አይን የሁሉም ሰው አካል እስከሆነ ድረስ አካላችን እስከሆነ ድረስ ደግሞ አይናችን ሊጎዱ የሚችሉ ነገሮችን አሁን ለምሳሌ ከመጠን በላይ ጨረር ማየት ለአይናችን ጎጂ እስከሆነ ድረስ ከዚህ ከዚህ ነገር ራሳችን መጠበቅና አይናችን

"የቅጥር ሂደት እንዴት ነው?" የቅጥር ሂደት ማለት አብዛኛውን ጊዜ ከኛ አንድ ተማሪ መጀመሪያ ወደ ዩኒቨርሲቲ ይገባል። የዩኒቨርሲቲ ማለፊያ ነጥብ አግኝቶ ማለት ነው። በደንብ ጠንክሮ አጥንቶ ከአስር ማለት ከአንድ እስከ ዘጠነኛ ክፍል ይማራል። ከዘጠኝ እስከ አስራ ሁለት ያሉ ክላሶችን ያጠናቅቅና ከዛ አስራ ሁለተኛ ክፍል የሀገር አቀፍ ፈተና ይወስዳል። የሀገር አቀፍ ፈተና የማለፊያ ውጤት እንዳመጣ ወይም የማለፊያ ውጤት እንደመጣለት ዩኒቨርሲቲ ይሞላል። የተለያዩ ዩኒቨርሲቲዎች አሉ እነሱን ዩኒቨርሲቲ ይሞላና ወደ ግቢ ወይም የተለያዩ ወደ ዩኒቨርሲቲ ይገባል ማለት ነው ወደ ደረሱ ዩኒቨርሲቲ። በዛን ሰዓት ዩኒቨርሲቲ ይገባና የተለያዩ የትምህርት ዘርፎች አሉ፤ እነሱንም መርጦ ይማራል። እነሱንም መርጦ ከተማረ በኋላ፤ እነሱንም መርጦ ከተማረ በኋላ ሲጨርስ ይመረቃል። ሶስት አመት አራት አመት ሊወስድ ይችላል የዩኒቨርሲቲ ቆይታው ወይም የስልጠና ደረጃው ማለት ነው። ያንን እያደረገ መሄዱ ለእሱ በጣም አሪፍ ነው ከዛ ከተመረቀ በኋላ ሲቪ የስራ መፈለጊያ ፐርሰናል ወይም የሰው የስራ ማመልከቻ ደብዳቤዎችን ይጽፋል ማለት ነው። የስራ ማመልከቻ ደብዳቤዎችን እንደጻፈ ከዛ መስሪያ ቤት እሱ ተወዳዳሪ ከሆነ እና የተሻለ አቅም ካለው ከዛ ነገር መግባት ይችላል ማለት ነው። ከዛ ነገር ከገባ ደግሞ እሱ ጥሩ ነገሩን መቀየር እና ማሸሻል ይችላል ማለት ነው። ራሱን ወደ ጥሩ መንገድ መምራት ማስተካከል ራሱን መቀየር መለወጥ ይችላል ማለት ነው። ይህንን እያደረገ መሄዱ ደግሞ ለሱ ትልቅ ነገር እና ጥቅም እየሰጠው መሆኑ ይህንን እያደረገ ከሄደ እሱ እራሱን እየቀየረና እያሸሻለ ይሄዳል ማለት ነው። ይሄንን እያደረገ ከሄደ ደግሞ በዛ በተቀጠረበት ስራ ራሱንም ቤተሰቡንም በቃ ሀገሩንም መቀየር ይችላል ማለት ነው። ራሱና ቤተሰቦቹን ከቀየረ ደግሞ ለሀገር ትልቅ አስተዋጽኦ እያደረገ እስከሆነ ድረስ እሱም ደስተኛ ህይወት መኖር ይችላል ማለት ነው። የቅጥር ሂደት እና በዚህ መልኩ ነው መጀመሪያ መማር መቻል አለበት። ከዛ ተምሮ ደግሞ ለዚያ ለሚቀጥረው ድርጅት እሱ ተወዳዳሪና ተፈላጊ መሆን መቻል አለበት ነው። ያንን ካሟላ እሱ እዛ መቀጠር ይችላል። ከዛ የሚፈልገውን የደሞዝ አይነት እያገኘ ወደ ራሱ እየሄደና የተሻለም ነገር እያገኘ ልዩ ጥቅም እያገኘበት ራሱን እየቀየረ መሄድ ይችላል ማለት ነው። ይሄንን እያደረገ ከሄደ ደግሞ እሱ ሁሉ ነገሮችን እየቀየረና ራሱን ወደተሻለ መንገድ እየመራና እያስተካከለ መሄድ ይችላል ማለት ነው። ራሱንም በዚህ መልኩ ካስቀጠለ ደግሞ እሱ ልዩ ጥቅም እና ትኩረት እያገኘ ስለሆነ ራሱን በዚህ መልኩ መቀየርና ማስተካከል ይችላል ማለት ነው። ይህንን እያደረገ ከሄደ ለሱ ልዩ ትኩረትና ጥቅም እያስገኘለት ነው ማለት ነው። ለሱ ልዩ ትኩረትና ጥቅም እየሰጠው ከሄደ ደግሞ ራሱን በተሻለ መልኩና መጠን እየቀየረና እያስተካከለ ራሱን ወደ ጥሩ መንገድ እየወሰደ መሄድ ይችላል ማለት ነው። ይህንን ማድረጉ ለሱ የተለየ ጥቅም እና ትኩረት እየሰጠው ነው ማለት ነው። ይህንን ቢያደርግ ለሱ አሪፍ ነው የተሻለ ነገር ነው ልዩ ትኩረትና ጥቅም ያገኝበታል ማለት ነው። ይህንን ማድረጉ ለሱ መልካም ሁኔታ እስከሆነ ድረስ እሱ ራሱን በዚህ መልኩ መቀየርና ማስተካከል ራሱን ማሸሻል አፕዴት ማድረግ ይችላል ማለት ነው። ራሱን አፕዴት እና አድርጎ ማስሻል እና መቀየር ከቻለ በዚህ መልኩ ራሱን ወደተሻለ መንገድ መውሰድና መምራት ይችላል ማለት ነው። ራሱን ወደተሻለ ነገር መምራትና መቀየር ከቻለ ደግሞ ለሱ ልዩ ጥቅም እና ትኩረት አለው ማለት ነው። ራሱን በዚህ መልኩ እያካሄደ ይሄዳል ማለት ነው። የቅጥር ሂደታችን በዚህ መልኩ ይሆናል ከዛ በቃ ደግሞ ተወዳዳሪ መሆን ያመለክታል ደብዳቤዎችን አስገብቶ እነዚያ ደብዳቤዎች ማመልከት መጀመሪያ ማስታወቂያዎችን ያያል ማስታወቂያዎችን እንዳየ የስራ ፈላጊ ሰው በቃ የራሱን መረጃ ሄዶ እዛ ማስታወቂያው መሰረት ያመለክታል ማለት ነው። እኔ እናንተ መቀጠር እፈልጋለሁ ብሎ የራሱን መረጃዎችን ያስገባል። የራሱን መረጃዎች ካስገባ በኋላ ያ ባንክ ወይም ባንክ ቤት የሚገባ ከሆነ ያ ባንክ እሱን ነን ሊቀጥረው ከፈለገ ኢንተርቪው ይጠራዋል። ለቃለ መጠየቅ ለቃል ጥያቄ ይጠራል። የቃል ጥያቄዎችን ካለፈ እዛ ድርጅት ተቀጥሮ መስራት ይችላል ማለት ነው። ተቀጥሮ ሲሰራ ደግሞ የራሱ ደሞዝ ይሰጠዋል። በዛ ደሞዝ ደግሞ ራሱ የሚፈልግ ተቀጣሪው የሚፈልገውን ነገር እያሟላና ራሱን እየቀየረ እያሻሻለ ወደተሻለ መንገድ እየወሰደና እየመራ መቆየት ይችላል።

በመንገድ ላይ ምግብ ትገዛለህ ወይ? አዎ አብዛኛውን ጊዜ ጎዳና ከወጣሁኝ በጧት ጊዜ ወደ መንገድ ሲሄድ ወደ ሌላ ቦታ ማለት ከመኖሪያ ቦታዬ ወደ ሌላ ቦታ እንቅስቃሴ ሳደርግ መንገድ ጋር የሚሸጡ ምግቦች አሉ እነሱን እንገዛለሁ። ማለት በቤት ውስጥ ወይም ሬስቶራንት እና ሆቴል ላይ የሚሸጡ ምግቦች አሉ እንዲሁም ደግሞ ፍራፍሬ ሊሆን ይችላሉ መንገድ ጋር እንደ ብርቱካን ያሉ እንደ ብርቱካ እንደ ቲማቲም እንደነዚህ አይነት ምግቦች በሚሸጡበት ቦታ እኔ እገዛለሁ ማለት ነው። እነዚህን ምግቦች ግን ገዝቼ ያው አለ አይደለ ንጽህናቸውን ቸክ አድርጌ ምናምን አይቼ አረጋግጬ ነው የምመገባቸው ማለት ነው። ማለት መንገድ ጋር ሲሆኑ አብዛኛውን ጊዜ እንደዚህ ንጽህናቸው በቃ በጥሩ ሁኔታና በጥንቃቄ መሆኑን አረጋግጠን መጠቀም መቻል አለብን ማለት ነው። ስለዚህ እንደዚህ ከሆነ መልካም ነው። እንደዚህ እያደረግን ብንሄድ ለእኛ የተሻለና ጥሩ ነገር እያገኘን እያስተካከልንበት መሄድ እንችላለን ማለት ነው። እንደዚህ መሆን ደግሞ እኛ ጋር የተለየ ጥቅም እየሰጠንና ራሳችን እየቀየርንበትና እያሻሻልን እንሄዳለን። በአብዛኛው ጊዜ መንገድ ጋር የሚወጣ ሰው ወይ ከቤቱም ይዞ ነው የሚወጣው ወይ ቅርብ ከሆነ በድሮ ሰዓት አብዛኛው እንግዲህ የተበሰለ ምግብም ተይዞ እንቅስቃሴ የሚደረግበት ሁኔታ አለ ነበር። ነገር ግን ሁሉም ነገር በቃ የተሻለ ስለመጣ ብር ይዞ የሚፈልገውን ነገር ከሚፈልገው ቦታ ገዝቶ መጠቀም ይቻላል ማለት ነው። በዚህ ሁኔታ ይህንን በሚፈልገው ነገር በሚፈልገው ጊዜና ቦታ ገዝቶ መጠቀም ስለሚችል ይህንን ማድረጉ ለሱ የተለየ ጥቅም እና ደስ የሚል ነገር እየሰጠው ለራሱ እየቀየረ እያሻሻለ ራሱን ወደ ጥሩ መንገድ እያመጣ መሄድ ይችላል ማለት ነው። ይህንን ማድረጉ ለሱ የተለየ ትኩረትና ጥቅም እየሚሰጠው ራሱን እየቀየረበትና እያሻሻለ መሄድ ይችላል ማለት ነው። ይሄን የማደርጉት ለሱ ጥሩ ነገር እና አስፈላጊ ነገር ነው። አብዛኛው እዚህ መንገድ ጋር የሚደርሱ እህሎች አሉ አሁንም በ እሸቱ ወቅት እንደዚህ በጥቢ ማለት ነው ከመስከረም ይዞ ጥቅምት ህዳር አካባቢ ቦቆሎ ምናምን የተጠበሰም መንገድ ላይ ይሸጣል ማለት ነው። በዚያን ሰዓት ያንን እየገዙ መመገብ ይቻላል ማለት ነው። ማለት እሸት እስከሆነ ድረስ ሁሉም ሰው ደግሞ እሸት ስለሚወድ እየገዛን እንጠቀማለን። እኔም በመንገድ ጋር ያሉ ምግቡን እየገዛሁ ተጠቅሜያለሁ ማለት ነው እየገዛሁም በልቼ አውቃለሁ ማለት ነው። ስለዚህ እንቅስቃሴ በማድረግበት ጊዜ ከአንዱ ቦታ ወደ ሌላ ቦታ በመጓጓዝበት ጊዜ እኔ እነዚህን የተበሰሉ ምግቦች እየገዛው እመገባለሁ ማለት ነው። በመንገድ ጋር የሚገዛቸው ምግቦች በምን ወቅት ነው እንጂ አሁን ከሰፈሬ አካባቢ ሆኜ ምናምን እነዚህን ምግቦች አልግዛም ማለት ነው። ቤቴ ሆኜ ሆኜ ወይም ቤቴ ገብቼ እጠቀማለሁ ማለት ነው። እንጂ ከቤቴ ውጭ ሆኜ እነዚህን ምግቦች አልጠቀምም ማለት ቤት ጋር ባለውበት ሰዓት እነዚህን እኔ እጠቀማለሁ በቤቴ እነዚህንን ማግኘት ስለምችል ማለት ነው። ከዚያ ውጭ ግን ይሄንን የምጠቀመው እኔ ጎዳና በመውጣት ረጅም ርቀት በምሄድበት ሰዓት ለስራ ሊሆን ይችላል ለመልእክት ለመድረስ ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ በማደርግበት ጊዜ ራሴን ወደ ጥሩ መንገድ ለመውሰድ ነው። ለመምራት ይህንን ምግብ ምን አደርጋለሁ ማለት ነው ገዝቼ እጠቀማለሁ ማለት ነው። ይሄንን ማድረጌ ደግሞ ለኔ ልዩ ትኩረት እና ጥቅም እየሰጠኝ ራሴን እየቀየርኩበት እና እያሸሻሁበት ወደተሻለ መንገድ እየገሰገስኩኝ እሄዳለሁ ማለት ነው። ይሄንን ማድረጌ ለኔ አሪፍ እና የተሻለ ጥሩ መንገድ እና እይታ እየሰጠኝ ይሄዳን ማለት ነው። ይሄንን ማድረግ ለኔ በዚህ ልዩ ትኩረት እየሰጠኝና ራሴን እየቀየርኩና እያሻሻልኩበት መሄድ እችላለሁ ማለት ነው። ይሄንን ማድረጌ ለኔ በጣም ትልቅ ነገር እና ደስ የሚል ሁኔታ እስከሆነ ድረስ ራሴን በተቻለኝ መጠን እየቀየርኩበትና እያሻሻልኩበት እሄዳለሁ ማለት ነው። ይሄንን ማድረጌ ለኔ ልዩ ትኩረት እና ጥቅም አለው ማለት ነው። ደስ የሚል ነገር ያስገኘኛል ማለት ነው። ይሄንን ማረዬ ለኔ የተሻለ ነገር እና አሪፍ ነገር ሊያስገኘኝ ስለሚችል በዚሁ መልኩ ራሳችን መቀየር እና ማሸሻል እንችላለን ማለት ነው። ራሳችን በዚህ መልኩ ማስኬድ ከቻልን ደግሞ ጥሩን አሪፍ ነገር እያገኘንበት ራሳቸውን ወደ ጥሩ መንገድ እየመራን መሄድ እንችላለን ማለት ነው። ጥንቃቄ አድርገን ደግሞ እነዚህ መንገድ ጋር የሚሸጡ ምግቦችን ከየገዛን ከሆነ ለእኛ ለጤናችን ጥንቃቄና ጥሩ ነገር እየሰጠን ይሄዳል ማለት ነው። በዚህ መልኩ ራሳችን እያዘጋጀና ይሄንን ምግብ በዚህ መልኩ ብንዘጋጅ አሪፍ እንደሆነ እና በዚህ መልኩ መጠቀም ብንችል ለእኛ ለጤናችንም ለአካላችንም ለሁሉም ነገር አስፈላጊና ጠቃሚ ነው ማለት ነው። በዚህ መልኩ መሆን

ስንት ትራስ ትጠቀማለህ? እኔ የምጠቀመው አንድ ትራስ ነው ማለት አንድ ትራስ ሲል ይሄንን ትራስ በጥንቃቄ እያጠብኩኝ በሚቆሹበት ጊዜ ቶሎ ቶሎ እያጠቅኩኝ የምጠቀመው አንድ ትራስ ነው ማለት ነው። አንድ ትራስ ለአንድ ሰው በቂ ነው። ግን የቤተሰብ ሲመሰረት ቤተሰብ ሲያዝ ይህንን ነገር እያሻንንና እየቀየርነ ወደ ጥሩ መንገድ እየቀየርነውና እያሻልነው መህዴ ይኖርብናል ማለት ነው። ማለት አንድ ትራስ ሲሆን ቶሎ ቶሎ ሊቆሽሽ ይችላል ቶሎ ቶሎ ከቆሽሽ ደግሞ እኛ ለጤናችን ጥሩ አይሆንም ማለት ነው። ጤናችን ደግሞ ህመም ካስከተለብን እኛ ለተለያየ ለህክምና ወጪ ለመድሃኒቶችን ለመግዛት ወጪ ልናወጣ ስለምንችል ትራሶቻችን ከአንድም ከሁለትም በላይ ብናደርጋቸው ይመከራል ማለት ነው። እና ጥሩ ነው። ነገር ግን ለኔ ለብቻዬ እስካሁን እየተጠቀሙት ያለ አንድ ትራስ ነው ይሄን ትራስ ቶሎ ቶሎ አጥበዋለሁ አጥቤ እዛው አድርጬ ምናምን መልሼ እጠቀማለሁ ማለት ነው። እንጂ አሁን ለኔ እንደግሌ በአንድ ሰው ከአንድ በላይ ትራስ አልጠቀምም ማለት ነው። ምክንያቱም ለውጭ እንጂ ለኔ ትርፍ ነው ማለት ነው። ትርፍ ከሆነ ደግሞ እኔ ውጭ ብቻ ማውጣት እንጂ ለኔ የተለየ ጥቅም ላይሰጠኝና ላያስገኘኝ ስለሚችል እኔ እስካሁን እየተጠቀምኩት ያለ የስራ ስም መጠን አንድ ነው ማለት ነው። ስለዚህ ሁሉም ሰው በሚባል ደረጃ ቤተሰብ ሲመሰርት አንድም ሁለት ሶስት ሲሆን ከአንድ በላይ ትራስ ይጠቀማል ማለት ነው። ከአንድ በላይ ትራስ ከተጠቀመ ደግሞ ራሱ ጋር ጉድለትና ጤነኛነቱ ሊገለጥ ይችላል ማለት ነው። ምክንያቱም ቶሎ ቶሎ ሊቆሽ ስለሚችል እና ደግሞ ያለ ትራስ ሞትኛት ደግሞ ጥሩ አይደለም ላይ አይመከርም። ማለቴ ተዘቅዝቆ ምናምን ትን ሊለው ስርቅብ ሊለው ስለሚችል ሁሉም ሰው ትረስት ተርሶ ነው መተኛት ያለበት ማለት ነው። እንደገናም ደግሞ ስንተኛ ምቹና ጥሩ እንቅልፍን ለመተኛት በተቻለን መጠን እንቅልፍ ለመተኛት ይህንን ለማድረግ እኛ በዚህ መልኩ መሆን መቻል አለበት ማለት ነው። ይሄንን እያደረግን ስንሄድ እኛ ራሳችንን ይቀየርና ሁለመናችን እያስተካከልን መሄድ እንችላለን ማለት ነው። በዚህ መልኩ እያደረግነው ብንሄድ ለእኛ ጥሩ ነው ብዬ አምናለሁ ማለት ነው። ይህንን እያደረግነው ስንድል እኛ የተሻለ ነገር እና ጥሩ ነገር እያገኘን ራሳችንን እየቀየርን ራሳችንን ወደ ጥሩ መንገድ እየመራነው መሄድ እንችላለን ማለት ነው። ይሄንን ማድረጋችን ለእኛ አሪፍ እና ጥሩ ጥቅም ይሰጠናል ማለት ነው። ይሄንን ማድረጋችን ይመከራል ብዬ አምናለሁ ማለት ነው። ከዚህዎች ከሆነ ግንኙነት ለወጪና አላስፈላጊ ገንዘብ ማባከን ብክነት ስለሚሆን ይሄንን አስተካክለን መጠቀም መቻል አለብን ማለት ነው። በዚህ መልኩ ከሆነ እኛ ራሳችንን እየቀየርና እያስተካከልንበት ራሳችን ወደ ጥሩ መንገድ እየመራነው መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለእኛ ጥሩና የተሻለ አሪፍ ነገር ሊያስገኘን ስለሚችል መልካም ነው ማለት ነው። ይሄንን እያደረግን ስንሄድ እኛ በጥሩ መንገድ ህይወታችንና ምቹ ሁኔታ እየፈጠርን መጓዝ እንችላለን ማለት ነው። ስለዚህ እኔ እየተጠቀምኩት ያለሁት ትራስ መጠን በቁጥር ሲገለጽ አንድ ትራስ ነው የምጠቀመው ማለት ነው። አንድ ትራስ እጠቀማለሁ ምክንያቱም የትራስ ከአንድ በላይ ባደርገው ለኔ የተለየ ጥቅም አይኖረውም ምክንያቱም ይህንን አንድን ትራስ እኔ በጥንቃቄ እያጠብኩ በጥሩ ሁኔታ እየተንከባከብኩ ከያዝኩት ለኔ በቂ ነው ማለት ነው። ለኔ በቂ ከሆነ ደግሞ ይሄንን በተሻለኝ መጠን እያስተካከልኩና ራሴን የቀየርኩበት መሃል እንችላለን ማለት ነው። ይሄንን ማድረጌ ደግሞ ለኔ ልዩ ድኩረት እና አሪፍ ነገር አለው ማለት ነው። በዚህ መልኩ ከሆነ ራሳችንን እየቀየርና እያሻሻልንበት መሄድ እንችላለን ማለት ነው። ራሳችን በዚህ መልኩ እየቀየርነ እያስተካከልን እየካሄድን ደግሞ ከእኛ ጋር ጥሩ ምቹና ሁኔታዎችን እየፈጠርን እያሸሻልነ መሄድ መጓዝ እንችላለን ማለት ነው። በዚህ መልኩም ሆነ ለራሳችን ለእኛ አሪፍ ጥቅም እና ደስ የሚል ነገር እያገኘንበት ራሳችንን እየቀየርን መሄድ እንችላለን ማለት ነው። ይህንን እያደረግን ስንደግመው እኛ በእንቅስቃሴያችንም በተግባራችን ተጠቃሚ እየሆንንና ጤናችን እየጠበቅን በጥሩ መንገድ ማስቀጠል እንችላለን ማለት ነው። ስለዚህ ቤተሰብ በምንሰርት ብዬ ከአንድ እና ከሁለት በላይ ትራሶች ቢኖረን ይመከራል ማለት ነው። ስለዚህ እነዚህን ትራሶች ደግሞ የቀየርንና ለማጠብም በየሰአቱ ከምናጥብ አንድ ትራስ የምንጠቀም ከሆነ ቶሎ ቶሎ እጠውይ ሊል ስለሚችል ነገር ግን ሁለት ሶስት ካደረግነው በሚቆሽሽበት ጊዜ እየቀያየርን በአግባቡ መጠቀም እንችላለን ማለት ነው። በአግባቡ መጠቀም ከቻልን ደግሞ ለእኛ ተስማሚና

ስነ ጥበብ እወዳለሁ ማለት አሁን ስነ ጥበብ የሚችሉ ሰዎች ስዕላ ስዕል ሲስሉ በቃ የተለያዩ የሙዚቃ መሳሪያዎችን ሲጫወቱ። በቃ በዚህ ይህንን እንደመቻል የሚያስደስት እና ደስ የሚል ነገር እና የሚወደድ ስራ። በቃ ደስ የሚል ስራ ነው ይሄንን ስነ ጥበብ ማለት ነው ማለት ሰዎቹ ሙዚቃ መዝፈን ሲችሉ የሙዚቃ መሰሪያዎችን እንደ ክራር እንደ ማሲንቆ እነዚህ ኬቦርዶችን ሲጫወቱ በጣም ያስደስተኛል እወዳለሁ ማለት ነው። ይሄንን እየወደዱኩት ስሄድ ደግሞ እኔ በጣም ደስተኛ እየሆንኩኝ እና ራሴ ጋር ትልቅ ለውጥ እያገኘሁበት በጣም ደስተኛ እየሆንኩኝ ራሴን እያሸሻልኩኝ ወደ ጥሩ መንገድ እየመራሁት እሄዳለሁ ማለት ነው። ይሄንን እያደረኩ ሄድ ደግሞ እኔ በጣም ደስተኛ እና በጥሩ መንገድ ራሴን ማዝናናት መቀየር እችላለሁ ማለት ነው። ከድብርት ውስጥ ከድብርት ውጭ ወጣ ብዬ ራሴን በጥሩ መንገድ ማስተካከል እና መቀየር እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩ ደግሞ ለኔ ልዩ ጥሩ ነገር እና አሪፍ ነገር እየሰጠኝ እስከሆነ ድረስ። ይሄንንም መውደዴ ለኔ ደስ ይለኛል በቃ ብከተለው ለኔ ጥሩ ነገር ማገኝበት እና ራሴን ምቀየርበት እስከሆነ ድረስ። ይህ መንገድ ለኔ በጣም ጥሩ ነው ደስ ይለኛል አሪፍ ትኩረት ይሰጠኛል ማለት ነው። ስለዚህ ይሄንን እያደረኩ ከሄድኩ እኔ በዚህ ተግባሬ ደስተኛ ነኝ ማለት ነው ራሴን ወደ ጥሩ መንገድ እና ወደተሻለ ነገር እየመራሁት እያስተካከሉት እሄዳለሁ ማለት ነው። ይህ ከሆነ ደግሞ ለኔ በእያንዳንዷ ተግባሬ ውስጥ ደስተኛ የሆንኩ እና እና ራሴን መቀየር እየቻልኩኝ ደስተኛ እየሆንኩኝ መሄድ እችላለሁ ማለት ነው። በዚህ መንገድ እኔ ደስተኛ ነኝ በሁሉም ተግባሬ ራሴ ወደ ደስተኛ መንገድ እየሄደ ይሄዳል ማለት ነው። ስለዚህ ስነ ጥበቦችን ይሄን ስነ ጥበብ ማለት ሁሉ የሙያ ዘርፍ ማለት ነው። መቻል ስነ ጥበብ ስነ ማለት ጥናት ማለት ነው። ስለ ምን የሚያጠና ስለ ጥበብ ጥበብ ማለት ደግሞ እነዚህ የሰው ልጆች በተለያየ ችሎታቸው እና አቅማቸውን እና ክህሎታቸውን የሚጠቀሟቸው ተግባራት ማለት ነው። ስለዚህ ሙዚቃ ሲጫወቱ ከብዙ መሳሪያዎች ጋር አቀነባብረው ድምፃቸውም ከዚህ መሳሪያ ጋር እንዲሄድ አድርገው ነው የሚጫወቱት እና ይህ መሳሪያ በጣም ደስ የሚል አሪፍ ነገር ነው ማለት ነው። በዚህም መልኩ ከሆነ ደግሞ እኛ ራሳችን ወደ ጥሩ መንገድ እየቀየርንበት እና እያሸሻልንበት መሄድ እንችላለን ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ ደስተኞች እና ጥሩ ነገር ራሳችን እየቀየርን እያሻሻልንበት ደስተኛ እየሆንን መሄድ እንችላለን ማለት ነው። ይህ መሆኑ ደግሞ ለእኛ ለእያንዳንዱ ተግባራችን አሪፍ ጥቅም እና ደስ የሚል ሁኔታዎችን እየሰጠን ራሳችን እየቀየርንበት እና እያሻሻልን እንሄዳለን ማለት ነው። ይሄንን ማድረጋችን ከእኛ ጋር ትልቅ ለውጥ እና የተሻለ መንገድ ያስገኘናል ማለት ነው። ይሄንን ማድረጋችን ደግሞ ለእኛ ጥሩ ነው አሪፍ ነገር አለው በዚህም መልኩ ይሄንን እያደረግን ከሄድን ከእኛ ጋር ሊኖረው የሚችል ለውጥ እና እንቅስቃሴ በጣም ደስ የሚል ነው ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴ እና ተግባራችን ደስተኞች እየሆን ራሳችን እየቀየርንበት እና እያሻሻልን ወደ ጥሩ መንገድ ራሳችንን እየመራን መሄድ እንችላለን ማለት ነው። ራሳችን ወደ ጥሩ መንገድ ከመራን ደግሞ ስነ ጥበብ ብዙ ገንዘብ ያስገኘናል ማለት ነው። ሰዎቹ የተለያየ የሙዚቃ ዘርፎችን ሲጫወቱ የተለያዩ የሙዚቃ መሳሪያዎችን ሲጫወቱ አሁንም እነዚህን ሲዝናኑ ከመዝናናትም ባሻገር ብዙ ገንዘቦችን ማግኘት እና ማካበት ይቻላል ማለት ነው። ምክንያቱም አንድ ሰው ስነ ጥበብ ሲጫወት ሙዚቃ ሲጫወት ሊከፈለው የሚችል የገንዘብ መጠን አለ። ይሄ በዚያ የገንዘብ መጠን ደግሞ ያ ሰው የሚፈልገውን የማሟላት የሚፈልገውን አሟልቶ መገኘት ይችላል ማለት ነው። ምክንያቱም ከዚያ በሚከፈለው ገንዘብ እሱ ራሱን ቀይሮ ወደ ጥሩ መንገድ አምጥቶ ራሱን ወደ ፈለገው ነገር ወስዶ መቀየር እና ማሻሻል ራሱን መለወጥ ማስኬድ ይችላል ማለት ነው። በዚህ መልኩ ከሆነ ደግሞ ያ ሰው ደስተኛ እየሆነ ራሱን እየቀየረ እና እያሻሻለ በጣም እየለወጠ በጥሩ መንገድ ራሱን መምራት እና ማስተካከል ወደ ጥሩ ነገር መምራት ይችላል ማለት ነው። በዚህ መልኩ ሲሆን እኛ ራሳችንን እየቀየር እና እያሻሻልን በጥሩ መንገድ መቀየር መጓዝ ማስተካከል እንችላለን ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ ሁሉን ነገር በሰአቱ ማስተካከል መፍታት መቀየር እንችላለን ማለት ነው። ይሄንን እያደረግን ደግሞ እኛ በእያንዳንዷ እንቅስቃሴያችን ደስተኛ እየሆንን እና ራሳችን እየቀየርን እያሻሻልን እንሄዳለን ማለት ነው። በዚህ መልኩ ከሆነ ደግሞ ስነ ጥበብ ሊወደድ

በየትኛውም መተግበሪያ መልእክት ትልካለህ አብዛኛውን ጊዜ መልእክት ማለት አሁን መተግበሪያ መልእክት ሲባል ብዙ መተግበሪያ መልእክቶች አሉ። አሁን በየሁሉም ዘርፍ የመተግበሪያ መልእክት አለ የንግድ ባንክ የቴሌብር የተለያዩ አፕሊኬሽኖች መተግበር ያሉ እና እነዚህን መተግበሪያዎች ደግሞ ሊንካቸውን ነክቶ የጎግል መግቢያ ሊንክ ሊሆን ይችላል የተለያየ የመተግበሪያ ሊንክ ወይም መልእክት ማስቀመጫ አለማለት ነው። ስለዚህ ሁሉም ሰው በተለያየ መንገድ የተለያየ መተግበሪያ ሊጠቀም ይችላል ማለት ነው። ራሱን ማግኘት እንደሚችልበት እና ለራሱ ለአጠቃቀም ምቹ የሚሆነውን ነገር መርጦ ወደ ጥሩ ነገር ቀይሮ ሊጠቀምና ሊያስተካክል ይችላል ማለት ነው። ይሄንን እያደረገ የኬደ ደግሞ ይሄ ሰው በእያንዳንዱ እንቅስቃሴና ተግባሩ ደስተኛ የሆነ ራሱን እየቀየረና እያሻሻለ መሄድና መጓዝ ይችላል ማለት ነው። ራሱን እየቀየረ እና እያሻሻለ መሄድና መጓዝ ከቻለ ደግሞ የሰው በዚህ እንቅስቃሴው ራሱን እየቀየረ እና እየለወጠ መሀድ እና መጓዝ ይችላል ማለት ነው። ይሄ በዚህ መልኩ የሚፈልገውን መተግበሪያ መጠን መርጦ ከተጠቀመ ያ ሰው ደግሞ የሚፈልገውን መልእክት ማስተላለፍ ይችላል ማለት አሁን በእጅሜል አካውንት በጎግል አካውንት ማለት ነው። የተለየዩ መልእክቶችን ዶክመንቶችን ጽሁፎችን እንደነዚህ አይነት ነገሮችን መላክ ማስቀመጥ ይቻላል። ማጥኖ በዚህ መልኩ ከሆነ ደግሞ ይህ ሰው ራሱን እየቀየረ እና እያሻለ ወደ ጥሩ መንገድ እየመራ እና ራሱን እየቀየረ መሄድና መጓዝ ይችላል ማለት ነው። ይህንን እያደረገ ከሄደ ደግሞ ይሄ ሰው በእያንዳንዱ እንቅስቃሴና ተግባሩ ደስተኛ እየሆነ ራሱን እያሻሻለ ወደ ጥሩ ነገር እየቀየረና ራሱን ወደ መልካም ነገር እያመጣ መሄድና መጓዝ ይችላል ማት ነው። ራሱን እንደ ጥሩ ነገር ነው ወደ መልካም ነገር እየቀየረ እና እያሻሻለ ከመጣ ደግሞ በእያንዳንዱ እንቅስቃሴና ተግባሩ ደስተኛ መሆን ይጀምራል ማለት ነው። እያንዳንዱ እንቅስቃሴ ደስተኛ መሆንና ማሻሻል ከቻለ ደግሞ ወደሚፈልገው ነገር መሄድና መጓዝ ራሱን መቀየር መለወጥ ይችላል ማለት ነው። የሚፈልገውን መልእክት ማስተላለፍ የሚፈልገውን መረጃ ማግኘት እና የሚፈልገውን ተግባር ማሳካት ማስተካከል ይችላል ማለት ነው። በዚህ መልኩ ሲሆን እያንዳንዱ ተግባር ለእያንዳንዱ ሰው የተለያየ የመተግበሪያ መጠን ሊጠቀም ይችላል ማለት ነው። ስለዚህ እኔ የምጠቀመው የመተግበሪያ መጠን የተለያዩ ከአንድና ከዚያም በላይ የሆኑ የመተግበሪያ መጠኖችን እጠቀማለሁ ማለት ነው። እየተጠቀሙ እገኛለሁ ስለዚህ ይሄ ጥያቄ በዚህ መልኩ ሊታይ ይገባል ማለት ነው። ከዚህ ውጪ ግን እያንዳንዱ ሰው ደግሞ የሚፈልገው የመተግበሪያ አንዱ የሚጠቀሙ መተግበሪያ አንዱ ላይጠቀመው ይችላል። ምክንያቱም በሚያውቅበትና ለእሱ ለአጠቃቀም ምቹ የሆነውን ነገር መርጦ ነው መጠቀምና ማሸሻል መቀየር መለወጥ የሚችለው ማለት ነው። ይሄንን እያደረገ ሲሄድ እያንዳንዱ ተግባር እሱ ደስተኛ የሆነና ራሱን ያስተካክለ ራሱን ወደ ጥሩ መንገድ እየመራና እየቀየረ መሄድና መጓዝ ይችላል ማለት ነው። ይህንን ያደረገ ከሄደ ደግሞ ይህ ሰው በዚህ ተግባሩ ደስተኛ እየሆነ ራሱን ወደ ጥሩ መንገድ እየመራና እየቀየረ እያስተካከለ ይሄዳል ማለት ነው። በዚህ መልኩ ሲሆን ደግሞ የእያንዳንዳችን እንቅስቃሴና ተግባር እየተቀየረና እየተሻለ እኛ ወደምንፈልገው ነገር እየሄድነ ሁሉንም ነገር በሳቱ ማስተካከል እየቻልን መጓዝ እንችላለን ማለት ነው። ይህ እንቅስቃሴ ለእያንዳንዳችን ደስ የሚል ነገር እና ጥሩ ነገር ወይም ምቹ ሁኔታን ይፈጠራል ማለት ነው። በዚህ መልኩ ከሆነ እኛ የምንፈልገውን መልእክት ወይም የምንፈልገውን የመተግበሪያ መጠን እና አይነት መጠቀም እንችላለን ማለት ነው። በዚህ መልኩ ከሆነ በጣም ሊያስደስትና ሊያዝናና ላዝናና የሚችል ይህ ነው ማለት ነው። በዚህ መልኩ ይህንን መተግበሪያ መጠን እየተጠቀምን ብንሄድ መልካም ነው ማለት ነው። ሁሉም ሰው አንድ አይነት መተግበሪያ ላይጠቀም ይችላል ምክንያቱም እሱ የሚያቅበት እና ለሱ ላጠቃቅም ምቹ ነውና ለሚፈልገው ጥቅም ላይ የሚፈልገውን የመተግበሪያ አይነት እየተጠቀመ መሄድ ይችላል ማለት ነው። ሁሉም ሰው አንድ አይነት መተግበሪያ አይጠቀምም ስለዚህ የተለያየ መተግበሪያ አይነቶች እስካሉ ድረስ። የተለያየ ተግባርን ለማሰሳካት እና ለማስተካከል ሁሉንም በጥሩ መንገድ ለማጓዝ እና ለመውሰድ ይህንን እያደረገ የሄዳል። ማለት ይህንን እያደረገ ከሄደ ደግሞ እሱ በእያንዳንዱ እንቅስቃሴ እና ተግባሩ ደስተኛ እያሆነ እያሻለ ራሱን ወደ ጥሩ መንገድ እየቀየረ እና ራሱን በሚፈልገው መልኩ ማህድና ማስጓዝ ይጀምራል ማለት ነው። ከዚህ መልኩ ቢሆን መልካም ነው። ሁሉም ነገር የሚፈልገውን መተግበሪያ በሚፈልገው አላማ እና ለሚፈልገው ተግባር ማዋል እና መጠቀም ይችላል ማለት ነው።

የምትወደው ምግብ ምንድነው? እኔ የምወደው ምግብ ስፔሻል ድንች ፍርፍር እና እንጀራ ፍርፍር ነው ማለት ነው እና ፓስታ ይህን ምግብ በቃ በተለየ መንገድ ሶስቱም ለየብቻው ይዘጋጃል ማለት ነው ዝግጅቱ በጣም ደስ የሚልና ያማረ ጥሩ ነገር ሊሰጥ የሚችል በቃ የሚያስደስት ነገር ሆኖ ይቀርባል ማለት ነው በዚህ መልኩ ሲሆን ይሄን ነገር እኔ እየወደድኩት እና በጣም እየተመቸ መጣ ማለት ነው። እንደገና ለጤና በጣም ጥሩና ተስማሚ ነው። እያቀያየሩ እያሉ መብላት ማለት ለእያንዳንዱ ወይም ከእያንዳንዱ ምግብ የምናገኘው የተለያየ ፕሮቲን ካርቦሃይድሬት የተለያዩ ቫይታሚኖችን ስለምናገኝ ምግቦችን በዚህ በተለያየ ወይም በየአይነት መልኩ መጠቀም መቻላችን ለእኛ ለጤናችን በጣም ጥሩና ለእድገታችን ለአምሯችን እንዲሁም ለጥንካሬና ለብርታት በጣም ሊያስደስተን እና ሊያዝናናን የሚችል እስከሆነ ድረስ ይሄንን እያደረግን ከሄድን ደግሞ በእያንዳንዱ እንቅስቃሴያችን ውስጥ ልዩ ተግባርን መስጠትና መቀየር መለወጥ የሚችል ነው ማለት ነው። ይህንን እያደረግን ከሄደን ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን ራሳችን እየቀየርንና እያሻሻልን ራሳችን ወደ ጥሩ መንገድ እየቀየርንና እየመራን መሄድና መጓዝ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ እኛ ደስተኛ የምንሆንበት እና ራሳችን ወደ ጥሩ መንገድ ልናመጣበት የምንችል ሊያስደስትና ሊያዝናናን የሚችል ተግባር ነው ማለት ነው። በቃ ጤነኛ ለመሆን የተስተካከለ ቁመና እንዲኖረን ነው የሚያደርገን እነዚህ ምግቦች በተለያየ መጠንና ሰዓት እያፈራረቅን ለኛ ደስ ልያሰኘን በሚችልና ሊጠቅመን በሚችል መልኩ መጠቀም መቻላችን አሪፍ ነው ማለት ነው። ስለዚህ ይህንን ምግብ ደግሞ በየአይነት መብላት መቻላችን ከተለያየ ምግብ የተለያየ ፕሮቲን የተለያየ ካርቦሃይድሬት የተለያየ ቫይታሚኖችን ማግኘት እንድትችል ስለሚያስችለን እነዚህን ማግኘት ከቻልን ደግሞ ለሰውነታችን ጥንካሬ ለሰውነታችን ወፍረት ለጤናችንና ለአካላዊ ቆመናችን እንዲሁም ለቆዳችን ለስላሴ ለሁሉም ነገር በጣም ጠቃሚና አስፈላጊ እኛ ራሳችን እየቀየርንበትና እያሻሻንበት መሄድ የምንችለው አይነት ነው ማለት ነው። ይሄንን እያደረግንና እያሸሻልን እንኬድን ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን ራሳችንን እየቀየርንበት እና እያስተካከልነው በዚህ ተግባርኛ ደስተኛ እየሆነ ራሳችን ወደ ጥሩ መንገድ እየመራና ያስተካክልና መሄድና መጓዝ እንችላለን ማለት ነው። ይሄንን እያደረግን የመሄዳችን ደግሞ ለእኛ ለእያንዳንዱ እንቅስቃሴና ተግባራችን ለውጥና ውጤት እየሰጠን ራሳችን እያሸሻልንበትና እየቀየርንበት ዘና እያልንበት እየተደሰትንበት መሄድና መጓዝ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ደግሞ ለእኛ በእያንዳንዷ እንቅስቃሴያችንና ተግባራችን ጤናማ እንድንሆን እንዲሁም የምንፈልገውን ምግብ መርጠን መጠቀም እንድንችል ያስችለናል ማለት ነው። ስለዚህ ሰው የሚወደውን ምግብ እና ለጤናዎ ተስማሚ የሆነውን ለአምሮ እድገት ላስተሳስቡ በቃ ጤናማ ህይወትና ወይም ሰብአዊ እንዲኖር የሚያስችሉ ምግቦችን መርጦ መጠቀም አለበት ማለት ነው። ምግብ በሚዘጋጅበት ጊዜ በቃ የተለያዩ ነገሮችን ጨማምሮ አትክልቶችን እንደዚህ የአትክልት ፍራፍሬዎችን እነሱ ሁላ ጨምሮ መጠቀም መቻል አለብን ማለት ነው። አትክልትና ፍራፍሬ ለምግብነት መጠቀም መቻላችን ደግሞ ለእኛ ለአምራችንም ለሁሉም ነገር በቃ ለሰውነታችን ቁመና ጥሩ እስከሆነ ድረስ ለጤናችንም እድገት አሪፍ እስከሆነ ድረስ ይሄንን በዚህ መልኩ እያሸሻልንና እየቀየርን ራሳችን ወደዚህ ተግባር እየዋለን መሄድና መጓዝ እንችላለን ማለት ነው። ይሄንን እያደረግን የከሄነ ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን እየቀየርንበትና እያሻሻልንበት ራሳችን ወደ ጥሩ መንገድ እየመራንና እየቀየርን ራሳችን እያሻሻልን ወደ ጥሩ መንገድ እየመራን እያስተካከልን መሄድና መጓዝ እንችላለን ማለት ነው። ይሄን ይሄንን እያደረግን የከሄድነው ደግሞ ሁሉም ነገር እየተስተካከለና እኛ ደስተኛ እየሆነ ወደ ራሳችን የመጣን የምንፈልገውን ምግብ መርጠን የተጠቀምን ራሳችንን ያስተካክልንና ወደተሻለ መንገድ እየመራንና እየቀየርን መሄድና መጓዝ እንችላለን ማለት ነው። ይህንን እያደረግን ከሆነ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን እየተቀየረና እየተስተካከለ ሁሉም ነገር እያማረና ወደ ጥሩ መንገድ እየመጣ መሄድ ይችላል ማለት ነው። ይህንን ማድረግ መቻላችን ደግሞ ለያ በእያንዳንዷ እንቅስቃሴና ተግባራችን የምንፈልገውን ምግብ ወይም የምንወደውን ምግብ መርጠን መጠቀም መቻል እንዳለብን እና ለጤናችን ተስማሚ የሆነውን ምግብ

የስራ ምኞትህ ምንድነው? እኔ የምመኘው የስራ አይነት አብዛኛውን ሰዓት ተማሪ እስከሆን ድረስ የተማሩት ደግሞ በማኔጅመንት ዲፓርትመንት ነው ማኔጅመንትን እያጠናሁት ያለው። ስለዚህ እኔ የምወደው የስራ አይነት ከማኔጀራል የተያያዙ ቢሆኑ። ማለቴ ከባንክ ብገባው የባንክ ማናጀር ሆኜ በባንክ ውስጥ ያሉ ትራንዛክሽኖችን መቆጣጠር ብችል ይህ ለኔ የምወደው የስራ አይነት ነው። ከዚህ ውጪ ደግሞ በቃ እያንዳንዱ ስራዬ ለኔ ልዩ ትኩረትና ጥቅም እስከሰጠኝ ድረስ ስራዬን። ወድጄ እና ፈቅጄ በፈለኩት መልኩ ማንቀሳቀስና መከተል መስራት በጥንቃቄ ስራዬን መስራት መቻል አለብኝ ማለት ነው። ስለዚህ እያንዳንዱ የምሰራው ስራ ለኔ በሰአት እና በጊዜ የተገደበ ስለሆነ ጊዜዬን በአግባቡ መጠቀም እንድችል ሆኜ ጊዜዬን በአግባቡ። በቃ ፕሮግራም አስይዤ እያንዳንዱ እንቅስቃሴና ተግባሬን ወደ ጥሩ ነገር ቀይሬና አሻሽዬ መሄድ እንድችል ማለት ነው። ይህንን እያደረኩ ከሄድኩ ደግሞ ለኔ ደስ የሚል ሁኔታና አሪፍ ነገር እየፈጠረልኝ እያሻሻልን መሄድ እንችላለን ማለት ነው። ይህንን እያደረግን መህዳችን ደግሞ ለኔ ጥሩ ነገሮችን እየፈጠረልኝና ደስተኛ እየሆንኩኝ እሄዳለሁ ማለት ነው። እኔ ደግሞ በእያንዳንዱ እንቅስቃሴና ተግባሬ ደስተኛ ከሆንኩኝ ወይ ወደ ራሴ መምጣትና ራሴን ለጥሩ ነገር ማሸሻልና ማዘጋጀት ራሴን ብቁ ማድረግ እችላለሁ ማለት ነው። ራሴ ብቁ እየሆንኩ ከሄድኩ ደግሞ በምሰራው ስራ ውጤታማ እየሆንኩኝና የምሰራውን ስራ እያፈቀሩት እየወደድኩት እመጣለሁ ማለት ነው። ስለዚህ እያንዳንዷ የስራችን ተግባር ከጊዜ ጋር የተያያዘ ስለሆነ ጊዜን በአግባቡ መጠቀም መቻል አለብን ማለት ነው። ከዚህ በዘለለ ደግሞ የእያንዳንዳችን እንቅስቃሴና ተግባር ወደ ጥሩ ጎንና መልካም ጎን መምጣት መቻል አለበት ማለት ነው። ይህንን ስል እያንዳንዱ እንቅስቃሴ ወይም እያንዳንዱ የስራ ምኞት ስራ የተለያየ ስራዎችን ልንመኘን ይችላል ነገር ግን እየተመኘን ያን ስራ የማናገኘው ከሆነ በቃ በቅርቡ ያለና ከእኛ ከእጃችን ጋር ወይም ልናገኘው የምንችለውን የሰራ መጠን መርጠን እና አፍቅረን መስራት መቻል አለብን ማለት ነው። ይህንን መርጠን እና አፍቅረን መስራት ከቻልን ደግሞ እኛ ራሳችን እያሸሻልን እና እየቀየርን ራሳችን ወደ ጥሩ መንገድ እየመራንና እያስተካከልን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ደግሞ ለእኛ ጥሩ መንገድ እና አሪፍ ነገር እያስገኘልን ራሳችንን ወደ መልካም መንገድ እየቀየረንንና እየመራን ራሳችን በዚህ መልኩ እያሳደግንና እያበለፀግን መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለኛ አሪፍ ነገርና ጥሩ ነገር ማለት ነው። ስለዚህ ይሄንን ማድረግ መቻላችን ለኛ ጥሩ ጥቅም እየሰጠና ደስ የሚል ነገር እያገኘንበት እስከሆነ ድረስ የአንዳንዷ ተግባራችንና ምኞታችን በዚህ መልኩ መሆኑ ሊያስደስተንና ደስ የሚለን ነገር ነው ማለት ነው። ይህንን እያደረግን ከሄድነ ደግሞ እኛ የምንሰራው ስራ እየወደደነው እና እያፈቀርነው እንመጣለን ማለት ነው። እንጂ የማናገኘውን ስራ እየተመኘነ ከስራ ውጭ ሆነን ጊዜያችን ማጥፋት የለብንም ማለት ነው። ልናገኘው የምንችለውን የስራ መጠን ወይም የስራ አይነት በአቅራቢያችን ልናገኝ የምንችለውን ወይም እኛ ልንሰራው የምንችለውን ከችሎታችን ከእውቀታችን ከጉልበታችን ካለን ገንዘብ አንፃር ልናገኝ የምንችለውን የስራ መጠን መርጠን መስራትና መቀየር ራሳችን ማሸሻል ይኖርብናል ማለት ነው። ይህንን እያደረግነ ስንሄድ እኛ በእያንዳንዱ እንቅስቃሴና ተግባራችን ደስተኛ እየሆንነ ራሳችንን እያሻሻልን እየቀየርን እየመራን መሄድና መጓዝ እንችላለን ማለት ነው። በዚህ መልኩ ከሆነ ደግሞ እኛ እያንዳንዷ እንቅስቃሴና ተግባራችን እየቀየርን እያሻሻልን ራሳችን ወደ ጥሩ ነገር እየመራን እያስተካከልን መሄድና መጓዝ እንችላለን ማለት ነው። ይሄንን እያደረግን ከሄድነ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን እየቀየርን ራሳችንን እያስተካክልን ራሳችን ወደ ጥሩ መንገድ እየመራን መህድና መጓዝ እንችላለን ማለት ነው። ይሄንን እያደረግን ስንሄድ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንንና ራሳቸው ወደ ጥሩ መንገድ እየመራን እያስተካከልን እንሄዳለን ማለት ነው። ይሄንን እያደረግን ለመሄድ ስንሞክር እኛ የምንሰራው ስራ እያገኘን እና ወይም የምንሰራውን ስራ እየወደድነው እና በምንሰራው ስራ ውጤታማ እየሆንን ራሳችን ወደተሻለ ነገር እየመራን ከዚህም በላይ ደግሞ ራሳችን መምራት ከቻልን እና ደግሞ የምንሰራው ስራ አለ ማለት ነው። የምንሰራው ስራ ካለን ደግሞ ለእኛ ሊጠቅመን የሚችል የገቢ ወይም የገንዘብ ወይም የብር መጠን ማግኘት ስለምንችል ስራችን በአግባቡ መስራት አለብን ማለት ነው። የምንሰራውን ስራ ወይም የምንመኘውን ስራ ለማግኘት ብዙ መስዋዕትነት መክፈል መቼ

ውሳኔ መስጠት ትችላለህ ወይ? ውሳኔ መስጠት ትችላለህ ምናምን በሚልበት ሰዓት ውሳኔ አዎ እኔ እሰጣለሁ ማለት አሁን አብዛኛውን ጊዜ ውሳኔ ምሰጥበት። አንድ ሰው ማድረግ ፈልጎ የሆነ ችግር ቢገጥመው ወይም ያ ነገር አይሳካም ብሎ በአእምሮ ውስጥ የሚያንሰላስልበት ሀሳብ ቢኖረው። እኔ በዚህን ሰዓት ምንድነው ችግርህ ወይም የገጠመህ ነገር ምንድነው ምናምን ብዬ። እጠይቅና ቀረብ ብዬ በዚያን ጉዳይ ሲነግረኝ እኔ ይሄንን ብታደርግ የተሻለ ነው በዚህ መልኩ ቢሆን። አንተ ውጤታማ ትሆናለህና አንተ ጠንካራ ሰው ነው ብዬ ውሳኔ እሰጠዋለሁ ማለት ነው። አሁን አንድ ሰው ደበረኝ ቢል ይሄ ሰው ምን ሆነህ ነው የደበረህ ምናምን ብዬ እጠይቀዋለሁ። ከዛ የደበረውን ካወቅክ ደግሞ ሊዝናናበት የሚችልበትን መንገድ ነግሬ ውሳኔ እወስናለሁ ማለት ነው። ማለት አሁን ከሰዎች ጋር እንዲሆንና መልካም ምድሮችም ወይም በተፈጥሮ መዝናናት መጫወት መደሰት እንዲችል ተፈጥሮን ማየት እንዲጀምር ማድረግ መቻል ማለት ነው። ተፈጥሮ ማየትን እንዲጀምርና ማየትን እንዲችል ማድረግ መቻላችን ማለት ደግሞ በእያንዳንዱ እንቅስቃሴና ተግባራችን እኛ ራሳችን እየቀየርንና እያሻሻልን መሄድ እንችላለን ማለት ነው። ይሄንን ደግሞ እያሻሻልን እና እየቀየርን መሄድ መቻላችን እኛ በእያንዳንዷ እንቅስቃሴና ተግባራችን ሁሉንም ነገር እያስተካከልንና ወደ ጥሩ ነገር እያመጣን መሄድና መጓዝ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ በእያንዳንዱ እንቅስቃሴና ተግባራችን ይህንን እየለወጥን እያሻንን ወደ ራሳችን እያመጣ ነው እኛ ራሳችን የቀየርንበት መሄድ እንችላለን ማለት ነው። ራሳችን እየቀየርንበትና እያሻሻልንበት ከሄድን ደግሞ በእያንዳንዷ እንቅስቃሴና ተግባራችን እኛ በየሁሉም ተግባር ደስተኛ እየሆንንና ራሳችን ወደ ጥሩ መንገድ እያመጣን መሄድ እንችላለን ማለት ነው። ይሄን ነገር እያደረግን ስንሄድ ደግሞ ውሳኔ መስጠት ለሰዎች በጣም ጠቃሚና ለራሳችንም በጣም አስፈላጊ ነው ማለት ነው። ምክንያቱም አንድ ሰው ውሳኔ መወሰን እየተቸገረ የሚፈልገውን ነገር ሳያገኝ ሊቀር ይችላል ማለት ነው። ስለዚህ ይሄን የሚፈልገውን ነገር ደግሞ እየተቸገረ ሳያገኝ ከቀረ ያ ሰው የሚፈልገውን አይነት የሚፈልገውን የኖሮ ምኞት ሳያሳካ ሊቀር ይችላል ማለት ነው። ስለዚህ ውሳኔ መወሰን ባለብን ነገር የምንወስነው ውሳኔ ምን ያክል ጠቀሜታ አለው ወይስ ምን ያክል ጉዳት አለው ወይስ ይሄንን ብንወስን ምን ማድረግ እንችላለን? ይሄንንስ እንዴት ማድረግ እንችላለን ወደ ምንስ መውሰድና ማስተካከል ማሻሻል እንችላለን? ይላል ማለት ነው። ይህንን እያደረግን መሄዳችን ደግሞ ለእኛ ልዩ ትኩረት እና ጥቅም እየሰጠን ራሳችን በዚህ መልኩ እያዘጋጀና እየቀየርነው ራሳችን ወደ ጥሩ ተግባር እያመጣን መሄድ እንችላለን ማለት ነው። ስለዚህ ውሳኔ ስንወስን ጥንቃቄ ማድረግ መቻል አለብን ማለት ነው። ማለት ሊሰጠን የሚችል የጥቅም ሁኔታ እና ልናገኘው የምንችል የጥቅም ደረጃ ተረድተን እኛ ውሳኔ መስጠት መቻል አለብን ማለት ነው። ይህንን እያደረግን ስንሄድ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንን የምንፈልገውን ነገር እያገኘን እያስተካከልን መሄድ እንችላለን ማለት ነው። ይሄን እያደረግን ስንሄድ ደግሞ እኛ በእያንዳንዷ እንቅስቃሴያችን ደስተኛ እየሆንንና ጥሩ ነገር እያገኘን የምንፈልገውን ነገር እያስተካከልንና እያሳካን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄድ መቻላችን ደግሞ ለእኛ በጣም ጠቃሚና አሪፍ ነገር ነው ማለት ነው። ለእኛ ጠቃሚና አሪፍ ነገር እስከሆነ ድረስ ደግሞ ይህንን ተግባር እኛም እየተገበርነውና እያሻሻልነው በጥሩ መንገድ እያስኬድነው መጓዝ እንችላለን ማለት ነው። ይሄንን እያደረግን ከሄድን እኛ በእያንዳንዷ እንቅስቃሴና ተግባራችን ሁሉን ነገር እያስተካከልንና እየገደብን ወደ ጥሩ ነገር እየመራን መሄድ እንችላለን ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንን ራሳችንን እያስተካከልን ወደ ጥሩ መንገድ እየመራን መሄድ እንችላለን ማለት ነው። ይህንን እያደረግን ስንሄድ እኛ በእንቅስቃሴያችን ውስጥ ደስተኛ እየሆንንና እያሻንን እኛ የምንፈልገውን የኑሮ ደረጃ እየኖርን መሄድ እንችላለን ማለት ነው። እና የምንፈልገውን ውሳኔ በሳዓቱ መወሰን ያስፈልጋል ማለት ነው። ምን ያክል ጥቅም አለው? ምን ያክል ጉዳት አለው? ይሄንን ባደርግ ለኔ ምን ያክል ጥቅም ያስገኘኛል? ከዚህ ውጪ ቢሆንስ በእኔ ላይ መን ተጽኑ ሊያሳድርብኝ ይችላል። ብለን ውሳኔያችን በጥሩ መንገድ መወሰንና ማስተካከል ማረም ያስፈልጋል ማለት ነው። ይህንን እያደረግን ከሄድን እኛ በእያንዳንዷ እንቅስቃሴና ተግባራችን የምንፈልገውን ነገር እያገኘንና እያስተካከልን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ደግሞ በእያንዳንዱ እንቅስቃሴና ተግባር ውሳኔ መስጠት መቻል

የዝናብ ውሃ ትሰበስባለህ ወይ? አዎ አሁን አብዛኛውን ጊዜ ዝናብ በሚዘንብበት ሰዓት ከቤቱ በራፍ ጋር ቧንቧ ይባላል የሚበጅ አለ በቆርቆሮ በራሱ ከዛ ሮቶ ይደረጋል ማለት ነው ፕላስቲክ ማለት ነው እሱ ይደረግና ውሃ እንዲሰበሰብበት ይደረጋል ማለት ነው ከዛ ያው ውሃ ለመታጠቢያ ለተለያየ ነገር በቃ እቃዎችን ለማጠብ ልብሳችን ለማጠብ ይሄን እንጠቀመዋለን ማለት ነው። እንዲሁም ለተለያየ በበጋ ወቅት አሁን ዝናብ ዘንቦ ቢጠራቀም ያ ዝናብ ለምን ይሆናል ለፍል ይሆናል ማለት ነው ለችግኞች ወይም የተለያዩ አትክልቶችን ለማልማት ጥቅም ላይ ይውላል ማለት ነው። ያንን እያለመንና እኛ ጥቅም ላይ የዋልነው ስንል ደግሞ በእያንዳንዷ እንቅስቃሴነስንና ተግባራችን ደስተኛ እየሆነ የተለየ ጥቅም እየሰጠን መሄድ እንችላለን ማለት ነው። ስለዚህ የበጋ ውሃ ዝናብ መሰብሰብ ለእኛ ልዩ ትኩረት እየሰጠንና ጥቅም እየሰጠን ሊሄድ ይችላል ማለት ነው። ይሄንን እያደረግን መዳችን ደግሞ እኛ በዛ እንቅስቃሴና ተግባራችን ውስጥ ለተለያየ ላትክልት ለማልማት ጥሩ ነገር ለማግት እንጠቀመዋለን ማለት ነው። ይሄንን እያደረግን ስንደግመኛ በእያንዳንዷ እንቅስቃሴና ተግባራችን ውስጥ አትክልቶችን በምናፈላበት ጊዜ ይሄንን አትክልት ደግሞ አፍልተን አትክልት እናፍራፍሬ ደግሞ ለምግብነት ይውላል። እንዲሁም ያንን ያፈለነውን ፍልሽጠን ገንዘብ ማግኘት ወይም ማሰባሰብ ይቻላል ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆን ራሳችን እየቀየርንበት እንሄዳለን ማለት ነው። ይሄንን እያደረግን ከሄድን ደግሞ በእያንዳንዱ ተግባራችን ውስጥ ራሳችን ወደ ጥሩ መንገድ እየመራን እና እየቀየርን እያሸሻልነ መሄድ እንችላለን ማለት ነው። ይህንን እያደረግን ከሄድን ደግሞ ለእኛ ጥሩ ነገር እየሰጠንና አሪፍ ነገር እያገኘንበት እንሄዳለን ማለት ነው። ይሄንን እያደረግን ከሄድን በእያንዳንዷ እንቅስቃሴያችን ውስጥ የምናደርገው ተግባር ደስ የሚል ነው ማለት ነው። ይሄንን እያደረግን ስንል ደግሞ እኛ ጥሩ ጥቅም እያገኘን ነው የተሻለ ነገር እያገኘን መሄን እንችላለን ማለት ነው እንዲሁም ዝናብ ውሃ መዝነቡ ለተለያዩ ላዘርቶች አዘርቶች በሚያፈሩበት ጊዜ ለእነሱ አላፈ ለአትክልቶች እንዲበቅሉ የተለያዩ ፍራፍሬዎች ውሃ ያስፈልጋቸው ወይም የተለያዩ ሰብሎች እንዲሁም ዛፎች እጽዋቶች ውሃ ያስፈልጋቸዋል። ስራቸውም በአግባቡ እንዲሰድና ወደ ላይ ቅጠል አወተው፤ ግንድ አወጣው እንዲያድጉና ያንን ግንድና ቅጠል አወው ደግሞ ለሰዎች ጥቅም እንዲሰጡ፤ የሚሆኑት ዝናብ ውሃ ሲያገኙ ነው ማለት ነው። ስለዚህ ውሃ በጣም ብዙ ጠቀሜታና ውሃ በዚህ መልኩ መሰብሰብ እንችላለን። የዝናው ውሃ ከዚህ ከዚህ ይሰበሰባል ማለት ነው። ወይም ወንዞች በእኛ ጎርፍ በጊዜ ጎርፍ በመሄድ በጊዜ ይሄ ነገር በእያንዳንዱ ሰው ጋር ትልልቅ ነገር የለወጡና እተሻለ ወደ መልካም ነገር እየመጣ ይሄዳል ማለት ነው። ይሄንን እየመጣና እያሻሻል ከሄደ ደግሞ በእያንዳንዳችን እንቅስቃሴ ውስጥ ጥሩ ነገር እያገኘንበትና እያስተካከልና ራሳችን ወደ መልካም ነገር እየመራነው መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለእኛ ልዩ ጥቅም እና ትኩረት እስከሰጠን ድረስ እየተገበርነውና እያደረግነው መሄድ እንችላለን ማለት ነው። በዚህ መልኩ ከሆነ ደግሞ እኛ ልዩ ትኩረት እያገኘንና እየተሳምንበት ልዩ ጥቅም እየሰጠን መሄድ መጓዝ እንችላለን ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛና ሀብታሞች፤ እየሆንና መሄድ እንችላለን ማለት ነው ይሄንን እያደረግን ከሄድን ደግሞ ለእኛ ደስሚል ነገር እና ጥሩ ነገር የተሻለ ነገር ማግኘት እንችላለን ማለት ነው። ይህንን ነገር ያገኘን ከሄድን ደግሞ በውሃ ተጠቃሚዎች ይሆንና ከዝናብ ውሃ እየሰበሰብን ለተለያየ ጥቅም ማዋል እንችላለን ማለት ነው። የተለያየ ጥቅም ስል ቀደም ስም ብዬ ለመዘርዘር እንደሞከሩት እንዲሁ እጽዋቶችን ለማሳደግ፤ ልብሶችን ለማጠብ፤ ለከብቶች መጠጥር ምናምን ለማዋል፤ በቃ ለተለያየ ዘርፈ ብዙ ጠቀሜታ ለማዋል ከዝናብ ውሃ ይሰበሰባል ማለት ነው። ስለዚህ የተሰበሰበው ውሃ ደግሞ በጣም ዘርፈ ብዙ ጠቀሜታ አለው። በዚህ መልኩ ይሰበሰባል ከሌላም ወንዞች ከወራጅ ወንጆች ውሃ ይቀዳል ይሰበሰባል ማለት ነው። ከወራጅ ወንዞች ደግሞ ውሃ መቀዳቱና መሰብሰቡ ለሚፈልገው አላማ መዋል ይችላል ማለት ነው። አሁን ምሳሌ ቤት በሚሰራበት ጊዜ በበጋ ወቅት ውሃ ከወንዝ ይቀዳል ወይም ዝናብ ከዘነበ ከዝናብ ይጠራቀምና ጭቃ ተቦክቶ የተቦካጭቃ ለቤት መስሪያ ይሆናል ማለት ነው።

ውሃ ማምጣት ታውቃለህ ወይ? አዎ አብዛኛው ጊዜ ውሃ ማምጣት ሲባል በተለያየ ነገር ሊመጣ ይችላል ማለት አሁን ማምጣት ማለት መቅዳት ነው። ወደ ቤት ከሚጠጣበት ውሃ ወይም ውሃ ካለበት ወደ ቤት ውስጥ ማምጣት ሊሆን ይችላል። በዚህን ሰዓት መጀመሪያ ውሃ ወይ ይኬድና ውሃው ማምጫ እቃ አለ ጀሪካ ማለት ነው። ጀሪካ ሃያ ሊትር ሃያ አምስት ሊትር ሰላሳ ሊትር አለ በእነዚህ እነዚህ እቃዎች ይታጠባሉ። ከዚያ ከታጠቡ በኋላ እነዚህ እቃዎች ታጥበው ውሃ ይቀዳባቸዋል ማለት ነው። ከዘያ ውሃ ከተቀደባቸው በኋላ በጫንቃ ተሸክሞ ወደ ቤት መውሰድ ማለት ነው። ወደ ቤት ተወስደው እነዚህ ውሃዎች ምን ይላሉ ይቀመጣሉ ማለት ነው። እነዚህ ውሃዎች ደግሞ ቤት ሄደው ተቀምጠው ለእኛ በፈለግነው ሰዓት እና በፈለግነው ሰዓት ወይና ደረጃ አውጠን መጠቀም መቀየር ማሸሻል እንችላለን ማለት ነው። ይሄንን ደግሞ በፈለግነው ሰዓት እና በምንፈልገው መልኩ መጠቀም ከቻልን እኛ የምንፈልገውን ነገር በሰአቱ ማከናወን እንችላለን ማለት የመጠጥ ውሃ ከሆነ ከአመጣን። ይህን የመጠጥ ውሃ በጠማን ጊዜ ወይም ባስፈልገን ሰዓት መጠጣትና መጠቀም እንችላለን ማለት ነው። እንዲሁም ውሃ ለተለያየ አገልግሎት ይውላል። ማለት የቀዳነውን ውሃ ለተለያየ አገልግሎት ማዋል እንችላለን። ልብሳችን ልናጥብበት እንችላለን እኛ ገላችን ሻወር ልንወስድበት ልንታጠብበት እንችላለን እንዲሁም ምግቦችን ልናበስልበት እንችላለን ለከብቶች ልንሰጣቸው እንችላለን። ለተለያየ ለአትክልቶች ልንረበርበው እንችላለን ስለዚህ ውሃ ማምጣታችን ለብዙ ነገር እና ውሃን ማምጣት መቻላችን ወይም ውሃ ማምጣት ማወቃችን ለተለያየ ጥቅም እንድናውለው ያደርገናል ማለት ነው። ይሄንን ውሃ ለተለያየ ጥቅም ካዋልነው ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን ደስተኛ እየሆንንና የምንፈልገውን ነገር በምንፈልገው ሰዓት እያሳካንና እያስተካከልን መሄድና መጓዝ እንችላለን ማለት ነው። ይሄንን ደግሞ በዚህ መልኩ ካደረግን እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንን ራሳችንን እየቀየርንና እያሻሻልን ወደምንፈልገው መንገድ እየሄድን መጓዝ እንችላለን ማለት ነው። በዚህ መልኩ ከሆነ እኛ እያንዳንዷ እንቅስቃሴያችን እየለወጥንና እያሻሻልን ተግባር ወደ ጥሩም መንገድ እየመራን መሄድና መጓዝ ራሳችን ማስተካከል ወደ ጥሩ ነገር መምራት እንችላለን ማለት ነው። ይህንን እያደረግን ከሄድን እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንን እያሻሻልን ራሳችንን እያወቅን መሄድ እንችላለን ማለት ነው። በዚህ መልኩ ከሆነ እኛ የምንፈልገውን ነገር ማቀድ ማሳካት ማስተካከል እንችላለን ማለት ነው። ይህንን እያደረግን ከሄድን በእያንዳንዷ እንቅስቃሴና ተግባራችን ውሃን ለመምጣት መሞከር መቻል አለብን ማለት ነው። ምክንያቱም ውሃ ማምጣት መቻላችን ለእያንዳንዷ እንቅስቃሴና ተግባራችን በጣም ደስ የሚልና ልዩ ትኩረት ሊሰጠን የሚችል እስከሆነ ድረስ ራሳችን በዚህ መልኩ ማዘጋጀትና ማቅረብ መቻል አለብን ማለት ነው። ይሄንን እያደረግን ከሄድን እኛ በእያንዳንዷ ተግባር ውስጥ ልዩ ነገር እያገኘን ራሳቸው ወደ ጥሩ ነገር ወደ መልካም ነገር እያመጣን እያሻሻልን ራሳችንን እየቀየርን መሄድ መጓዝ እንችል ይሆናል ማለት ነው። ይህንን እያደረግን ስንሄድ ነው እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እና ውሃ መምጣት መቻላችን በቃ እየወደድነው ልንመጣ የምንችል ማለት ነው። ስለዚህ ውሃ ማምጣትና መቅዳት መቻላችን በጣም ሊያስደስትና ለተለያየ ጥቅም ሊሰጥን ይችላል ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን በቃ የምንስንፈልገውን ውሃ በምንፈልገው ሰዓት አምጥተን ለምንፈልገው አላማ መዋል ይቻላል ማለት ነው። ስለዚህ ውሃ ለሰው ልጆች በጣም አስፈላጊና ጠቃሚ ነው። ከውሃ የሚገኘውን ኢነርጂ ወይም ፓወር ወይም ሀይል ከየትም ልናገኘው አንችልም ውሃ በተፈጥሮ የተፈጥሮ ነገር እስከሆነ ድረስ ተፈጥሮ የሰጠችው የራሱ የሆነ ንጥረ ነገር አለው ማለት ነው። ስለዚህ ይህንን ንጥረ ነገር ደግሞ እኛ መጠቀም የምንችለው ንጹህ የሆነ ውሃ ከምንፈልገው ቦታ ምጠን መጠቀም ስንችል ነው ማለት ነው። በዚህ መልኩ አምጥተን መጠቀም ከቻልን እኛ ደግሞ ይህንን ውሃ ለምግብ ማብሰያ ሊሆን ይችላል ለመጠጥ ሊሆን ይችላል እንዲሁም ለተለያዩ ለዘርፈ ብዙ አገልግሎቶች ይውላል ማለት ነው። ይህንን እያደረግን ስንሄድ በጣም ደስተኛ እየሆንና የምንፈልገውን ውሃ በአግባቡ ለማግኘት ሙከራ እናደርጋለን ማለት ነው። እንዲሁም ውሃ ማምጣት እንወዳለን ወይም ማምጣት እንችላለን ማለት ነው። ከዚህ ከምናገኘው ውሃ ማለት ነው ከተለያየ ከምንጭ ከቧንቧ ከመብራት ሊሆን ይችላል ውሃዎች ይመጣሉ ውሃ ማምጣት መቻል ለእኛ ትልቅ ጥቅም እና ዘርፈ ብዙ ጥቅም አለው ማለት ነው። ስለዚህ እኔ ውሃ ማምጣት አውቃለሁ ማለት ነው።

በቀን ምን ያህል ውሃ ትጠጣለህ? አዎ አሁን በቀን ውሃ እኔ የምጠጣው ውሃ ሁለት ሊትር ለመጠጣት እሞክራለሁ። ምክንያቱም በጤና ወይም በዶክተሮች እንደሚነገረው አንድ ሰው ጤነኛ ለመሆን በቀን ሁለት ሊትር ውሃ መጠጣት አለበት ይባላል። ስለዚህ ይህንን ውሃ ደግሞ በቀን ሁለት ሌትር መጠጣት መቻላችን እኛ ከጥማት እንድናለን ማለት ነው። እንደገና ደግሞ ጨጓራችን ንጹህ የሆነና የምንፈልገውን አይነት ምግብ በምንፈልገው ሰዓትና ደረጃ መጠቀም እንድንችል ራሳችን ወደ ፈለግነው ደረጃ ማሳካትና ማስተካከል እንድንችል ያደርገናል ማለት ነው። ይህንን እያደረግን ስንሄድ ደግሞ እኛ በእያንዳንዱ እንቅስቃሴና ተግባራችን ራሳችን ወደ መልካም ነገር እያስተካከልነ እና ራሳችን ወደዚህ መንገድ እያስገባነው እና እየቀየርነው መሄድ እንችላለን ማለት ነው። ይሄንን እያደረግን ስንሄድ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እያሆንንና ጥሩ ነገር እያገኘን ራሳችን በዚህ መልኩ እየቀየርንበትና እያሻሻልንበት መሄድ እንችላለን ማለት ነው። ስለዚህ በቀን አንድ ሰው እንዲጠጣ የሚመከረው ውሃ ካአንድ ሊተር በላይ መሆን መቻል አለበት ማለት ነው። ምክንያቱም ይህ ሰው ጤነኛ ለመሆን ይህንን በቀን ይህንን ያክል ውሃ መጠጣት መቻል አለበት ማለት ነው። ይህንን ያክል ውሃ ከጠጣ አንድ ሰው ጤነኛ እየሆነ የሚፈልገውን ነገር በሰአቱ መስራትና መከውን ይችላል ማለት ነው። ጤነኛ ከሆነ ነገር ግን ይሄ ውሃ ካልጠጣ አንድ ሰው ሰውነቱን በጥሩ እንክብካቤ መያዝ አይችልም ማለት ነው። ስለዚህ ሰውነቱን በጥሩ እንክብካቤ ለመያዝ ደግሞ ንጹህ ውሃ በቀን እስከ አንድ ሊትር በላይ መጠጣት መቻል አለበት ማለት ነው። ይህንን እያደረገ ከሄዴይህ ሰው ራሱን ጤናውን መጠበቅ ይችላል ማለት ነው። ራሱና ጤናውን መጠበቅ ከቻለ ደግሞ የሚፈልገውን ነገር በሚፈልገው ሰዓት ማሳካትና መስራት ማስተካከል ይችላል ማለት ነው። ይህንን እያደረገ ይህንን ማድረግ መቻሉ ለሱ ልዩ ጥቅም ትኩረት ሊያስገኘው ይችላል ማለት ነው። ስለዚህ ውሃ መጠጣት መቻል አለብን ማለት ነው። በቂ ውሃ ማግኘት መቻል አለብን ማለት ነው። ሰውነታችን ፈሳሽ ያስፈልገዋል እነዚህ የምንበላቸው ምግቦች እንዲፈጩ ኢንዛይም እንዲመነጭ ያደርገናል። እኛም ጤነኛ ለመሆን በቀን ቢያንስ ከአንድ ሌተር በላይ ውሃ መጠጣት መቻል አለብን ማለት ነው። ይህንን ውሃ እየጠጣን ስንሄድ እኛ ጤነኛ እየሆን እና ሁሉንም ነገር በሰአቱ ማድረግ እምንችል እየሆን ራሳችን ወደተሻለ ነገር እየሰደድን መሄድ እንችላለን ማለት ነው። ስለዚህ አንድ ሰው በቀን ውሃ መጠጣት አለበት ማለት ነው። በርከት ያለ ውሃ እና እሚጠጣው ውሃም ንጹህ መሆን መቻል አለበት ማለት ነው። ከብዙ የሚጠጣው ውሃ ከምንጭ የምንጭ ውሃ መጠጣት አለብን እንዲሁም ደግሞ የመብራት ውሃ የመብራት ውሃ ብንጠጣ አንደኛ ንጹህ ነው ንጹህ ከመሆኑ ባሻገር የመብራት ውሃ በየሰአቱ ክሮሪን ውሃ አጋር ስለሚደረግበት የተጣራ ውሃ ነው ንጹህ ነው ማለት ነው። ይህ ውሃ ደግሞ ንጹህ ከሆነ በቃ ለአንድ ሰው በጣም ጠቃሚና አስፈላጊ ነው ማለት ነው። ጤነኛ እንድንሆን ያደርገናል ማለት ነው። ስለዚህ የምንጠጣው ውሃ ጥሩ ጥቅም ሊያስገኘን እሚችል እና እኛ ጤነኛ ለመሆን ንጹህ ውሃ መጠጣት መቻል አለብን ማለት ነው። ይህንን ውሃ እየጠጣን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ራሳችን ወደ ጥሩ ነገር እየቀየርንበትና እያስተካከልነው መሄድ እንችላለን ማለት ነው። ይሄንን ማድረግ ከቻልን በእያንዳንዱ ደስ የሚል ነገር አሪፍ ነገር እያገኘንበት እያስተካከልነው ወደ ጥሩ ነገር ማደግና መቀየር ራሳችን መለወጥ እንችላለን ማለት ነው። ይህንን እያደረግን ከሄድን በእያንዳንዷ እንቅስቃሴያችን ውስጥ ትልቅ ለውጥ ማየት እንችላለን ምክንያቱም የምንጠጣው ውሃ ንጹህ ከሆነና በቀን ደግሞ ካአንድ ሌትር በላይ ውሃ መጠጣት ከቻልን ጤናማ እየሆን ራሳችን እየጠበቅን ሰውነታችን ጤናማ እየሆነ መሄድ ይችላል ማለት ነው። ስለዚህ በቀን በርከት ያለ ውሃ መጠጣት መቻል አለብን የምንጠጣው ውሃም ንጹህ ሊሆን ይገባል። ንጹህ መሆኑ መቻል አለበት ንጽህናውን የጠበቀ ከብዙ ብክለቶች ንጹህ የሆኑ ማለት አሁን ከኢንዱስትሪ አጠገብ ያለው ውሃ የተለያየ ኢንዱስትሪው ጽድጃ ሊገባ ስለሚችል ከተለያዩ ቆሻሻዎች ሊገባበትም ስለሚችል ከዚህ የራቀና በንጹህ ቦታ ሊገኝ የሚችልና የተሻለ ንጽህና ያለውን ቦታ መርጠን መጠቀም መቻል አለብን መጠጣት መቻል አለብን ማለት ነው።

ጀሮ አለ ሆይ አዎ ጀሮ አለኝ። እኔ ይመስገነው የተስተካከለ ቁመና ያለኝ ሙሉ አካል ያለኝ ሰው ነኝ ማለት ነው። ስለዚህ ጆሮ አለኝ ጆሮ አሁን ለሁሉም ስነ ፍጥረት የራሱ የሆነ ጀሮ አለው ማለት ነው። ጀሮ ደግሞ ለእያንዳንዱ ለጀሮ ላለው ጀሮ ለመስሚያ ይጠቅማል ማለት ነው። ስለዚህ የጀሩአችን ደግሞ ምንሰማበት ምናዳምጥበት ከሰዎች መልእክት ምንቀበልበት ነው ማለት ነው። ስለዚህ በዚህ እንቅስቃሴያችን ውስጥ ለኔ ጆሮ አለኝ ማለት ነው። ይሄ ደግሞ የአካል ክፍሌ እስከሆነን ድረስ በጥንቃቄና ተንከባክቤ መያዝ መቻል አለብኝ ማለት ነው። ስለዚህ ማጽዳት መታጠብ መቻል መላ አለብን ማለት ነው። እያንዳንዱ የሰውነታችን ክፍል ሊሰጥን ሚችል አገልግሎት አለው። ስለዚህ ከእያንዳንዱ ከሰው ልጅ ፓርት ደግሞ ከሰው ልጅ አካል ክፍል ጆሮ አንዱ ነው ጆሮ በጥንቃቄ መያዝ መቻል አለብን ማለት ነው። ምክንያቱም ለእኛ ሊሰጠን ሚችል ጥቅም ብዙ እስከሆነ ድረስ ጆሮአችን በጥንቃቄና በአግባቡ ተጠቅመን መያዝ መቻል አለብን ማለት ነው። ጀሩዋችን በጥንቃቄና በአግባቡ ከያዝነው ደግሞ እኛን ምንፈልገውን ነገርና ጥቅም ማግኘትና ማሳካት ማስተካከል እንችላለን ማለት ነው። ይህንን እያደረግን ስንሄድ እኛ የምንፈልገውን ነገር በምንፈልገው ሰዓት መስማት እንችላለን አሁን ሙዚቃዎችን ለማዳመጥ የተለያዩ መልእክቶችን በጀሯችን በድምጽ የሚተላለፉ ነገሮችን በጀሮአችን መስማት እንችላለን ማለት ነው። ስለዚህ ይሄን ደግሞ መስማት ምንችለው ጆሮ ሲኖረን ነው ማለት ነው። ይሄንን እያደረግን ከሄድነ እኛ ራሳችንን እየቀየርነ እያስተካከልና በዚህ መልኩ ራሳችን ወደ ጥሩ መንገድ እየቀየርነ እያስተካከል መሄድና መጓዝ እችላለን ማለት ነው። በዚህ መልኩ ከሆነ ደግሞ እኛ ራሳችንን እያስተካከልንና እየቀየርን ራሳችንን በጥሩ መንገድ መጓዝ እንችላለን ማለት ነው። ይሄንን እያደረግን ስንሄድ እኛ ወደ ጥሩ ነገር እየመጣን እየተስካከልን የተሻለ ነገር እያሰብነው ራሳቸው ወደ ጥሩ መንገድ እየመራነ እየቀየርን መሆድ እንችላለን ማለት ነው። በዚህ መልኩ እያንዳንዱ ሰው ጆሮውን በጥንቃቄ መጠቀም መቻል ማለት አለበት ወይም መያዝ መቻል በጥንቃቄ መጠቀም መቻል አለበት ስል ንጽህናውን መጠበቅ መቻል አለብን ማለት ነው። እንጂ አንዴ የተሰጠን እስከሆነ ድረስ ከእኛ ከአካላችን ጋር አብሮ ያለነው የተያያዘ ነው። ስለዚህ በዚህ መልኩ ንጽህናችን እየጠበቅነ የምንፈልገውን መልእክት ለመስማት ምንፈልገውን መልእክት ሰምተን ደግሞ ለሌሎች ሰው ለማጋራት ለማስተላለፍ እኛ በተቻለን መጠን እያስተካከልንና ራሳችንን እየቀየርን እያሻሻልነ መሄድና መጓዝ እንችላለን ማለት ነው። ይህንን እያደረግን ስንሄድ እኛ በእያንዳንዷ እንቅስቃሴ እና ተግብራችን ደስተኛ እየሆነ ራሳችንም ወደ ጥሩ መንገድ እየቀየርንና እያሻሻልነ ራሳቸው ወደ እኛ ወደ ምንፈልገው መንገድ እያመጣን መሄድ እንችላል ማለት ነው። ይህንን እያደረግን ከሆድነ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ጥሩ ነገርና መልካም ነገር እያገኘን ራሳችን በዚህ መልኩ እየቀየርነው እያሻሻልነው መህድ እንችላለን ማለት ነው። ይህን ማድረግ መቻላችን ደግሞ ለኛ ልዩ ጥቅም እና ትኩረት እስከሰጠን ድረስ ማድረግ መቻል አለብን ማለት ነው። በጥንቃቄ ዘንድ ይህንን ምንፈልገውን መልእክትና ደረጃ እየሰማን መቀጠል ይኖርብናል ማለት ነው። ከዚህ ባለፈ እያንዳንዱ ተግባራችን አለ አይናችን አለ የሰውነት ፀጉራችን አለ ይህም የአካላችን ፓርት እስከሆነ ድረስ በጥንቃቄ መያዝ መቻል አለብን ማለት ነው። አንድ ሰው ሙሉ ሰው ፐርፌክት ሰው ለመባል ማለት በአካሉ ውስጥ ይህንን አሟልቶ ሲገኝ ሁሉም የተስተካከለ ቆመና አለው ማለት ነው። ስለዚህ የየሰውነታችን አካል ክፍል እስከሆነ ድረስ በጥንቃቄ መያዝ መቻል አለብን ማለት ነው። ጆሮ በዚኛው መልኩ መሆን መቻል አለበት ማለት ነው። ነገር ግን ደሮ አለህ? አ ደሮ አሁን ብዙ ዘርፈ ብዙ ጥቅም ይሰጣል ማለት ነው። ዘርፈ ብዙ ጥቅም ማለት ለእንቁላል ትጥላለች ለምግብ ለስጋ ትውላለች እንዲሁም ደሮ የሚሰጠው ለስጋ ለምግብነት ትውላለች ማለት ነው። እንዲሁም ዝደሮዎችን አራብቶ መሸጥ የተለያየ የገቢ ምንጭ ማሰባሰቢያ ይሆናል ማለት ነው። የገቢ ምንጭ ደግሞ እኛ የምንፈልገውን አይነት ኑሮ ለመኖር እና የምንፈልገውን ገንዘብ ማግኘት መቻላችን ደግሞ በእያንዳንዱ እንቅስቃሴ እና ተግባራችን እኛ ደስተኛ እየሆንን እና የምንፈልገውን ነገር እያሳካና እያስተካከልነ መህድ መጓዝ እንችላለን ማለት ነው። እሂንን እያደረግን ከሆድነ ደግሞ በእያንዳንዷ እንቅስቃሴና ተግባራችን እኛ ደስተኛ እየሆነ የምንፈልገውን ነገር እያሳካና እያስተካከልን መህድ እችላለን ማለት ነው። ስለዚህ ከድሮ እንቁላል ማግኘት

አዎ አካባቢዬን እወደዋለሁ ማለት አካባቢዬ ለኔ በቃ ልዩ ትኩረትና ስበት የሚሰጠኝ ሊያስደስተኝ የሚችል ነገር ነው። ዛፎች አሉ የተለያዩ እንስሳዎች አሉ የተፈጥሮ እንስሳዎች እንደ ጦጣ፤ እንደ ዝንጀሮ ያሉ እነሱንም እያየሁ በቃ እዝናናለሁ እደሰታለሁ መልካምድሩ በጣም ያማረና ደስ የሚል ነገር በቃ ከፍ የሚል ቦታ ነው በቃ ይሄንን እያየሁ እኔ በጣም እደሰትበታለሁ ደስተኛ እሆንበታለሁ ማለት ነው ስለዚህ ይሄንን ደግሞ እኔ የተደሰትኩበት እና ደስተኛ እየሆኑበት ሲሄድ። በእያንዳንዱ እንቅስቃሴ ደስተኛ ስለዚህ አካባቢዬ በተለያዩ መልካምድሮች ይሆናል በተለያዩ ተፈጥሮ ውበት የሞት ተሞላ ስለሆነ አካባቢዬ እወደዋለሁ። በቃ ወንዞቹ ሸለቆቹ ምናምን እንዲሁ ያለው የእጽዋት አበባማ እጽዋት አለ አበባ ያሌላቸው እጽዋቶች አሉ የተለያዩ ዛፎች ስላሉ በቃ በዚህ ደስ የሚል ነገር አለው ማለት ነው። ስለዚህ በዚህ ደግሞ ደስታን እያገኘን እኛ የተሻልን ደስተኛ እየሆንን እያስተካከልንበት ጥሩ ነገር እያገኘንና መልካም ነገር እየፈጠረልን እኛ ደስተኛ እየሆንን ባገኘነው መልኩ ራሳችን አምሯችን እየረካ ደስተኛ እየሆን እኛ የምንፈልገውን ነገር እያሳካን መሄድና መጓዝ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለእኛ ጥሩ ጥቅም ይሰጠናል ማለት ነው። የተሻለና አሪፍ ነገር እያገኘንበት ይመጣል ማለት ነው በዚህ መልኩ ከሆነ ደግሞ እኛ በእያንዳንዱ እንቅስቃሴያችን እና በእያንዳንዷ ሰዓታችን ደስተኛ እየሆንና ራሳችንን እያሻሻልን ወደ ጥሩ መንገድ እየመራን መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለእኛ ልዩ ትኩረት እና ጥቅም ይሰጠናል ማለት ነው ይሄንን ማድረግ መቻላችን በእያንዳንዱ እንቅስቃሴ እና ተግባራች እኛ ደስተኛ ነን ማለት ነው። በዚህ መልኩ መሆናችን ደግሞ እኛ ልንደሰትበት የምንችልበት ሁኔታ ነው ማለት ነው። በዚህ ደስተኛ ከሆን ደግሞ በእያንዳንዷ ተግባራችንና እንቅስቃሴያችን ይህንን ነገር ማድረግ እንችላለን ማለት ነው። በዚህ መልኩ መሆኑ ለእኛ ልዩ ትኩረት እና ጥቅም ይሰጠናል ማለት ነው። በዚህ መልኩ ማድረግ ከቻልን የተሻለ እኛ ደስ የሚል ነገር እያገኘንበት አምሯችን ወደ ጥሩ ነገር እየመራን እና እያስተካከልነው በጥሩ መንገድ ማስኬድ ማጓዝ እንችላለን ማለት ነው። ይሄንን ማድረግ መቻላችን ለእኛ ልዩ ጥቅም እና ትኩረት ይሰጠናል ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ የምንፈልገውን አይነት ኑሮ ለመኖር የምንፈልገውን አይነት ጥቅም ለማግኘት በቃ ከአካባቢያችን ሁሉን ነገር ማግኘት እንችላለን ማለት ነው። በአካባቢያችን መዝናናት፤ በአካባቢያችን ደስታን ማግኘት፤ በአካባቢያችን የተለያዩ ተግባሮችን ማከናወን የተለያዩ እንቅስቃሴዎችን መስራት እና የምንፈልገውን ስራ ከአካባቢያችን ማግኘት እንችላለን ማለት ነው በተፈጥሮ መዝናናት መቻል መደሰት አካባቢያችን መንከባከብ ጥሩ ነገር ማግኘት እንችላለን ማለት ነው። ይሄንን እያደረግን ስንሄድ አካባቢያችን እየቀየርን እያስተካከልን አካባቢያችን ወደ ጥሩ መንገድ እየመጣ ይሄዳል ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ በእያንዳንዱ እንቅስቃሴያችን ውስጥ ደስተኛ እየሆንንና የምንፈልገውን አይነት ኑሮ እየኖርን የምንፈልገውን ነገር እያገኘን መሄድና መጓዝ እንችላለን ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ በእያንዳንዷ እንቅስቃሴያችን ውስጥ ደስተኛ እየሆንና ጥሩ ነገር እያገኘንበት ደስተኞች እየሆንና መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ለእኛ ጥቅም እና ትኩረት አለው ማለት ነው። ይሄንን ማድረግ መቻላችን ደግሞ አሪፍ ነገር ይሰጠናል ለኛ መልካም ነገር ጥሩ ነገር ነው ማለት ነው። ይሄንን እያደረግን ከሄድን እኛ የምንፈልገውን ነገር ማሳካትና ማስተካከል እንችላለን ማለት ነው። ይህንን የምንፈልገውን ነገር ማሳካት እና ማስተካከል ከቻልን ደግሞ አካባቢያችን እየወደድነው እና እየተንከባከብነው እንመጣለን ማለት ነው። አካባቢን ደግሞ መንከባከብ መቻል አለብን። ምክንያቱም የሰው ልጅ የሚተነፍሰው ኦክስጅን የሚያገኘው ከአካባቢው ነው ማለት ከእጽዋቶች ማለት ነው ካአረንጓዴ እጽዋቶች እነዚህ እጽዋቶች ደግሞ ንጹህ ኦክሲጂን ካርበንዳይኦክሳይድ ተጠቅመው ነው። ወደዚህ ንጹህ ኦክስጅን ሊሰጡን የሚችሉ ማለት ነው። ስለዚህ ንጹህ ኦክስጅን በአካባቢያችን እንዲኖር ደግሞ የተለያዩ ኢንዱስትሪዎች ብክነታቸው የተቀነሰ መሆን መቻል አለበት ብክነታቸው መቀነስ መቻል አለበት ማለት ነው። ብክነታቸውን ደግሞ እንዴት አንቀንሰዋለን ብለን ስንል በቃ ከሰዎች ሊኖሩበት ከሚችሉ ቦታና አርቀንና እንዲሁ ሶላር ሲስተም መጠቀም ማለት ነው ሶላር የሶላር ፓወር የሶላር ሀይል እየተጠቀምን ስንሄድ አካባቢያችን ከብዙ ጉዳት መታደግ እንችላለን ማለት ነው። አካባቢያችን ከብዙ ጉዳት መታደግ ከቻልን ደግሞ ለእኛ አሪፍ ነገር እና ጥቅም እየሰጠን ይሄዳል ማለት ነው። አካባቢያችን እየወደድነው አካባቢያችን ለኛ የምንፈልገውን ጥቅም እያስገኘ እና እየሰጠን ይሄዳል

ስራህ አድካሚ ነው ወይ? ብዙም አይደለም ማለት የአብዛኛው የሚሰራው ስራ የጉልበት ስራ ነው እና የጉልበት ስራ ደግሞ እንደሚያደክም ይታወቃል። ማለት አሁን ጊዜ ግን ቴክኖሎጂ በመጣበት ሰዓት ቴክኖሎጂ በጣም ስራችን አቃሎልናል ማለት ነው። ማለት የምንሰራው ስራ ካአድካሚነት ወደ መካከለኛነት እየተቀየረ መጥቷል። ድሮ በቃ የምንሰራው ስራ ከቴክኖሎጂ ውጭ የነበረ ስራ አሁን ግን ቴክኖሎጂ እየታገዘ በቴክኖሎጂ እየተደገፈ መቷል ማለት ነው። ማለቴ ቴክኖሎጂ እያገዘን አሁን አረም በእጅ ይታረም ነበር ነገር ግን አሁን ያ ቀርቶ ለራሱ እርጭት የሚባል አለ መዳኒት መጥቶለታል ይረጫል ማለት ነው። ከዚህ ከተረጨ በኋላ ደግሞ አረሞ ይጠፋል ማለት ነው። በእጃችን ምናርም የነበረውና እናወጣው የነበረው ጉልበት ቀንሶልን ለእኛ ልዩ ትኩረት እና ከድካማችን እየቀነሰልን መጥቷል ማለት ነው። እንዲሁም ደግሞ በቃ አሁን የተለያየ እርሻ አለ በእርሻ አሁን በትራክተር ማረስ ይቻላል ማለት ነው። ድሮ በበሬ በእጃችን መቆፈር የምንችለው አሁን ግን በመኪና ማረስ እና የተስተካከለ እየሆነ ሁልም ስራ አሪፍ አየሆነ መቷል ማለት ነው። እያደርግን ከሄድን ደግሞ እኛ ራሳችንን እየቀየርንበትና እያሻልን ወደ ጥሩ ነገር እየመጣ ይሄዳል ማለት ነው። ስለዚህ ይሄንን ወደዚህ ነገር እያደረግን ከመጣን ደግሞ ለእያንዳንዳችን መልካም ነገር እያገኘንበትና እያተረፍንበት ከአድካሚነቱ ወደ ጥሩ ነገር የመጣ እኛ ድካማችን እየቀነሰ ይመጣል ማለት ነው። በመኪኖች ማረስ መቻሉ እኛ ልናወጣው የምንችል ጉልበት አናሳ ይሆናል ማለት ነው። እኛ የምናወጣው ጉልበት ደግሞ እያነሰ ከመጣ ከዚህ ነገር እኛ እየታደግነህ ራሳችንን ወደ ጥሩ ነገር እየቀየርንና እያስተካከልን መሄድ እንችላለን ማለት ነው። ይህንን ማድረግ መቻላችን ደግሞ ለእኛ ልዩ ጥቅም እያስገኘን እና የምንፈልገውን ነገር በምንፈልገው ሰዓት ማግኘት እየቻልን እንድንሄድ ያደርገናል ማለት ነው። ይሄንን እያደረግን ከሄደን ደግሞ ለእኛ ጥሩ ነገር ነው ከድካማችን እንቀንስበታለን ማለት ነው። ስለዚህ የምንሰራውን ስራ ደግሞ መለየት መቻል አለብን ማለት ነው። ማለት አሁን ብዙ ጉልበት የምናወጣ አይነት ስራዎች አሉ አሁን የግብርና ስራዎች የግብርና ስራ በጣም ብዙ ጉልበት አድካሚ ያወጣል። ነገር ግን አሁን ንግድ የንግድ ስራ ቢሰራ ቀለል ያለ ነው የምናወጣው ጉልበትም የዚህን ያክል በጣም ከፍተኛ አይሆንም ማለት ነው። አናሳ እየሆነ ይመጣል ማለት ነው። ስለዚህ ይሄም ደግሞ አናሳ እየሆነ ከመጣ ደግሞ እኛ በእያንዳንዱ እንቅስቃሴና ተግባር የምንሰራው ስራ እያነሰና መጠኑ እየተሸሻለ ይመጣል ማለት ነው። በዚህ መልኩ ሲሆን እኛ የምንሰራው ስራ ከአድካሚነቱ እየቀነሰ ከብዙ ጉልበት ከማውጣታችን እኛ እየታደግንና ወደ ጥሩ ነገር እየሄድን እያስተካከልን እንሄዳለን ማለት ነው። ይሄንም ማድረግ ከቻልን ደግሞ በእያንዳንዱ እንቅስቃሴና ተግባራችን እኛ ከድካም እንታደጋለን ማለት ነው። ድካማችን ይቀንስልናል ስለዚህ ቴክኖሎጂ ሊሰራቸው የሚችሉ ስራዎችን መጠቀም መቻል ማለት አሁን እንደ ዩቲዩብ ያለ ስራ መስራት ቢችል አንድ ሰው ዩቲዩብ ጋር የተለያዩ መረጃዎችን እየለቀቀ የተለያዩ ተከታዮችን አፍርቶ በዩቲዩብ ተከፋይ መሆን ይችላል ማለት ነው። ስለዚህ ይህ ስራ ከአድካሚነት ቀነስ ያለ ነው። ስለዚህ የቴክኖሎጂው ውጤቶችን መስራት መቻና ከቴክኖሎጂ ጋር አብሮ ለመሄድ ከሞከርነው ስራችን አድካሚ ከመሆን ይቀንስልናል ማለት ነው። ስራችን አድካሚ ከመሆን ከቀነሰ ደግሞ እኛ የምናደርገው ነገር እየተሻሻለና እየቀነሰ ጥሩ ነገር እያገኘንበትና አሪፍ ነገር እያስተካከልን መሄድ እንችላለን ማለት ነው። በዚህ መልኩ ከሆነ እኛ በእያንዳንዷ ተግባራችንና እንቅስቃሴያችን አሪፍ ነገር እያገኘንበትና ራሳችን እየቀየርን ራሳቸው ወደ ጥሩ መንገድ እየመራ ነው እንሄዳለን ማለት ነው። ከአድካሚነት ደግሞ ወደ መካከለኛ ጉልበታችን እየቆጠብን አሪፍ ገንዘብ ሊያስገኘን የሚችል ስራ መስራት መቻል አለብን ማለት ነው። ይሄንን እያደረግን ከሄድን እኛ በእያንዳንዱ እንቅስቃሴና ተግባራችን ደስተኛ እየሆን እያሸሻልን እንመጣለን ማለት ነው። ይሄንን እያደረግን ከመጣን በዚህ ሁኔታ ራሳችን እየቀየርንበትና እያሻሻልንበት እንመጣለን ማለት ነው። ይሄንን እያደረግን ከመጣን ወደ ጥሩ መንገድ መጓዝ እንችላለን ማለት ነው። ወደ ጥሩ መንገድ ሲል ራሳችን የምንፈልገውን የምንፈልገውን ስራ መርጠን መሰራት እንችላለን ማለት ነው። የምንሰራውን ስራ ደግሞ መርጠን ከሆነ የምንሰራው እኛ ከድካማችን እየታደግንና ድካማችን እየቀነሰ ይመጣል ማለት ነው። ድካማችን ከቀነሰልን ደግሞ እኛ በምንሰራው ስራ ደስተኛ እየሆን ድካማችን በዚህ

የምትወደው ጣፋጭ ምግብ ምንድነው? ኬክ እወዳለሁ ማለት ኬክ ጣፋጭ እስከመሆኑ ድረስ ይወድዳል። አሁን በህፃንነት ደረጃ ኬክ ተወዳጅ ነው። አሁን ኬክ ዝግጅት ያስፈልገዋል ኬክ ይጋገራል ኬክ የሚጋገረው ለልደት ነው። አብዛኛውን ጊዜ ኬክ የሚውለው ለልደት በልደት ሰዓት ልደትን ለማክበር። አንድ ሰው ልደት ማለት እንግዲህ የተወለደበት ቀን ማለት ነው። የተወለደበትን ቀን ደግሞ በየ አመቱ እያከበረ የሄዳል ማለት ነው። የአመቱ የተከበረበት ያ ልጅ የተወለዱበት ቀን የዛሬን ቀን ነው ብሎ በዚያን ሰዓት። ልደቱን ያከብራል ማለት ነው ልደቱን ሲያከብር ደግሞ ኬክ ግዴታ ነው። ጣፋጭ ከመሆኑ የተነሳ ኬክ ለልጁ ለልደት ዝግጅት አስፈላጊ ነው ማለት ነው። ያንን ደግሞ እየተጠቀመ የሄዳል ማለት ነው ያንን ሲጠቀሙ በዚህ እንቅስቃሴና ተግባሩ። ልጁ ደስተኛ እየሆነና የተስተካከለ ነገር እያገኘ ጥሩ መንገድ ያንን ኬክ መጠቀም ይችላል ማለት ነው። ያንን ኬክ እየተጠቀመ ሲሄድ ልጁ የሚፈልገውን ነገር እያሳካና የሚፈልገውን ነገር እያገኝ ይሄዳል ማለት ነው። ማለት ኬክ ጣፋጭ ነው። ጣፋጭ ከመሆኑጭ የተነሳ ደግሞ እኛ ብንጠቀመው ልዩ ጥቅም እና ትኩረት ሊሰጠን የሚችል ነው ማለት ነው። ይሄንን እያደረግን ስንል ነው እኛ አሪፍ ነገር እና ጥሩ ነገር እያገኝን መሄድ የምንችለው ማለት ነው። በዚህ መልኩ ሲሆን እኛ ራሳችን ወደ ጥሩ መንገድ መምራት እንችላለን ማለት ነው። አብዛኛው ጣፋጭ ምግብ አይመከርም ለህፃናት ጣፋጭ ምግቦች አይመከሩም። ነገር ግን ኬክ ለልደት ዝግጅት እስከሚገኝ ድረስ ህፃናቱን ወደው ያከብሩታል ማለት ወደው ይመገቡታል። በዚህ መልኩ መሆኑ ለኛ ልዩ ጥቅም እና ትኩረት አለው ማለት ነው። ይሄንን እያደረገ ሲሄድ እኛ የምንፈልገውን ነገር እያሳካንና እያስተካከልንበት የምንፈልገውን ነገር እያገኘን መሄድ እንችላለን ማለት ነው። ይሄንን ደግሞ የምንፈልገውን ነገር እያገኝና እያሳከን መዳችን ለእኛ ልዩ ትኩረትና ጥቅም አለው ማለት ነው። በዚህ መልኩ መሆኑ ለእኛ ሊያስደስተን የሚችል እና ጥቅም ልናገኝበት የምንችል ነው ማለት ነው። ይህንን እያደረግን መሄዳችን አሪፍ ነው። ስለዚህ የምወደው የጣፋጭ ምግብ አይነት ነው ማለት ወይም ሊጣፍጥ የሚችል የምግብ አይነት ለኔ ምንድነው ማለት ነው። አለ ከዚህ ወጣ ብሎ ፒዛ ማለት ነው ፒዛ በጣም የሚጣፍጥ የምግብ አይነት ነው። በአሪፉ ይዘጋጃል ደስ የሚል ነው ዋጋው ግን ውድ ነው ዋጋው ውድ ከመሆኑ ውድ ከመሆኑ የተነሳ አብዛኛው ሰው ይህንን ምግብ አይጠቀመውም ማለት ነው። ከዚህ ምግብ ደግሞ ካልተጠቀመው ትንሽ ሊያስደስተው አይችልም ማለት ነው። ስለዚህ ይሄንን ማድረግ ከቻለ ደግሞ በጣም ሊደብረው ይችላል ማለት ነው። ይሄንን ደግሞ የሱ አስተካክሎ በሚፈልገው መልኩና ደረጃ መጠቀም ይችላል ማለት ነው። ስለዚህ ምግብ ሁሉም ነገር የራሱ የሆነ ጥፍጥና አለው ማለት ነው። እንዳዘጋጃጅቱ ነው እንጂ ሁሉም ምግብ የራሱ ፅፍትና ስላለው ድረስ የተለያዩ ጣፋጭ የሆኑ ምግቦችን መመገብ እንችላለን ማለት ነው። ለህፃን አይመከርም ስለዚህ እኔ የምወደው ምግብ የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው የጣፋጭ ምግብ ምንድነው ማለት ነው ፒዛ ነው ማለት ነው ፒዛ እወዳለሁ ማለት ነው። ይሄንን እያደረግን ከሄድን እኔ የማገኘው ጥቅም ከፒዛ ደስ የሚል ነው የተለየ ነገር ነው ማለት ነው። ይሄንን ያደረግን ከሄድን ለኛ አሪፍ ጥቅም እየሰጠንና የተሻለ ነገር ራሳችንን የቀየርንበትና ያስተካከልነው መሄድ እንችላለን ማለት ነው። ይሄንን ደግሞ በአሪፉ እየቀየርን እያስተካከልን ከሄድን እኔ ደስ የሚል ነገር እያገኝሁ ራሴን ወደ ጥሩ ነገር እየቀየርኩበትና እያሳካሁበት እያስተካከልኩኝ መሄድ እችላለሁ ማለት ነው። ይሄንን እያደረኩ ከሄደ ደግሞ ለኔ አሪፍ ነገርና ልዩ ትኩረት ጥቅም እየሰጠኝ ይሄዳል ማለት ነው። ይህን ማድረግ መቻሉ ደግሞ ጥሩን ነገርና አሪፍ ነገር የተሻለ ጥቅም እያገኘሁበት አሪፍ ነገር እያገኘሁ መድህ እችላለሁ ማለት ነው። ይሄንን ማድረግ በመቻሌ ደግሞ ለኔ አሪፍ ነገር እና ልዩ ትኩረት ጥቅም እየሰጠኝ አሪፍ ነገር እያገኝሁ መሄድ ይችላል ማለት ነው። ይሄንን ያደረኩት መሄድ ለኔ ደስ የሚልና አሪፍ ነገር ነው ማለት ነው። በዚህ መልኩ እያደረኩኝ ከሄድኩኝ ለኔ አሪፍ ጥቅም እና ደስ የሚል ነገር እያገኘሁበት እያሳካሁ እያስተካከልኩ መሄድ እችላለሁ ማለት ነው። ይህን እያደረኩኝ ደግሞ ለኔ ደስ የሚል ነገርና አሪፍ ነገር አለው ማለት ነው። በዚህ መልኩም መሆኑ ለኔ መጣፋጭና አሪፍ ነገር ልዩ ትኩረት እየሰጠኝ ራሴን እየቀየርኩበትና ያስተካከሉኝ መሄድ እችላለሁ ማለት ነው። ለኔ ልዩ ትኩረት እና አሪፍ ነገር አለው ማለት ነው። ይህንን እያደረግን ስንሄድ ለኛ ደግሞ የተለየ ጥቅም እና ደስ የሚለን ነገር እያገኝን እያሳካን እያስተካከልን መሄድ እንችላለን ማለት ነው።